እሺ አሁን ደሞ እንደገና ጥቅም ላይ ማዋልን ታረጋለህ የሚል ጥያቄ መጥቷል እንግዲህ እሄም በጣም እንደ ስም ጥያቄ እና በጣም ያው መጠየቅ እና እንደዛ እንደማታገቢ መልስ የሚሻ አይነት ጥያቄ ይመስለኛል። እንግዲህ እሄ እንግዲህ ትንሽ አቅም ይጠይቃል። ነገሮችን ለምሳሌ አንዴ ከጠቀምን በኋላ መልሰን ያንን ነገር መጠቀም ላይ እንግዲህ አስፈላጊው ነገር ምንድነው? ማለት ነው። ያው የሚያስፈልጉትን ግብአቶች ሊኖረን ይገባል ማለት ነው። እኔ ግን በአጠቃላይ መልሶ ጥቅም ላይ የማዋልን ድርጊቶች አላደርግም ማለት ነው። ምክንያቱም ለምሳሌ እንውሰድና የሃይላንድ ውሃን መልሰው ለመጠቀም እንግዲህ ምንም ሀኪም የለኝም። በግለሰብ ደረጃ የሚቻል ነገር ስላልሆነ እንደዛም ደግሞ ሌሎችም ነገሮችን መልሼ አልጠቀምም በብዛት አንድ ከተጠቀምኩኝ በኋላ ወዲያውኑ እጥላለው ማለት ነው። ስለዚህ መልሼ አልጠቀመውም ወይ ደግሞ ያንን አላደርግም ማለት ነው። በብዛት ስለዚህ መልሶ ነገሮችን መልሶ የመጠቀም እንደ ድርጊት በብዛት አላከናውንም ወይ ደግሞ አላደርግም ማለት ነው። ስለዚህ ያው ሁሉም ሰው እንደዚህ ኣይነት ችሎታ ቢኖረው ያው አላስፈላጊ የሆኑትን ወጪዎችን ወይ ደሞ ወጪዎችን ለመቀነስ ይጠቅሙናል። ግን ያው ችሎታን ይጠይቃል እንደዛም ደግሞ አቅም ይጠይቃል። አቅም ከሌለን ወይ ደሞ ያንን ነገር ማድረግ የማንችል ከሆነ እንግዲህ ትንሽ ከባድ ስለሆነ። እኔ በብዛት አንድን ነገር ከተጠቀምኩኝ በኋላ ወድያውኑ እጥላለው እንጂ መልሼ አልጠቀምም ማለት ነው። ስለዚህ መልሶ የመጠቀም ነገር ወይ ደሞ መልሶ አገልግሎት ላይ የማዋልን ነገር ብዙ ጊዜ ሳይሆን ሙሉ በሙሉ አላደርግም ማለት ነው። ምክንያቱም ደሞ ያንን ለማድረግ እንግዲህ ብዙ የሚያስፈልጉ ግብአቶች እንደዛም ደሞ መሳሪያዎች ሊኖሩ ይችላሉ እውቀት ሊያስፈልግ ይችላል። እንደዛም ደግሞ ጊዜም ሊወስድ ስለሚችል በቀላሉ የሚደረግ ነገር አስላሜ ለየትኛውም ነገር ከትንሽ ነገር እስከ ትልቅ ነገር እንግዲህ የመልሰው ጥቅም ላይ የማዋልን ስራ ወይ ደሞ ድርጊት ሞክሬ አላቅም ማለት ነው። ወይ ደሞ ያው ጊዜም ስለለሌኝ ወይ ደሞ ያ ነገር እንግዲህ መልኩን ቀይረህ ለነገር እንጠቀምበት እንችላለን ግን። በተመሳሳይ ወይ ደሞ ኣሁን ለምሳሌ ሃይላንድን መልሰን ለውሃ መጠጫ ብቻ እንደዛ ኣሽገነው መስራት የምንፈልግ ከሆነ እንግዲህ ፋብሪካ ያስፈልገናል ማለት ነው። ስለዚህ ያ አይቻልም። ግን ደሞ መልኩን ቀይረን ሌላ ነገር መጠቀም እንችላለን ለምሳሌ ለመታጠብያን ልንጠቀምበት እንችላለን። እንደዛውም ደሞ አንድ ላይ ሰብስበን እንደዚህ ኣታክልቶችን ውሃ የምናጠጣበትን አድርግ አርገን መጠቀም እንችላለን መልኩን መቀየር ይቻላል። ግን ቀጥታ መጀመሪያ እንደነበሩ አድርገን ደሞ መጠቀም ይከብደናል ማለት ነው። ስለዚህ እንደዛ ማድረግ አይታሰብም በኔ ደረጃ ማለት ነው። ወይ ደሞ በኔ ኣቅም የሚቻል ነገር አይደለም እኔ ያንንም ሞክሬም አላቅም በአጠቃላይ ማለት ነው። ስለዚህ ያንን የማድረግ አቅም እንግዲህ ያሏቸው ሰዎች ያው ቢያደርጉ አሪፍ ነው። ምክንያቱም ጥቅም አለው በጣም ያው ገቢ ልናገኝበት እንችላለን እንደዛም ደግሞ አላስፈላጊ የሆኑትን ወጪዎች እንግዲህ ተመሳሳይ ነገር ላይ መልሰን ወጪ ማውጣት ስለማንችልና ያንን ነገር ስለምቀንስልን እንደዛ ብናረግ አሪፍ ይመስለኛል። ግን ያው አቅም እንዳልኩት አቅም እና ጊዜም ጊዜን የምፈልግ ነገር ስለሆነ ያንን ማድረግ ያው የሚቻል አይመስለኝም ማለት ነው። ስለዚህ በዚህ ደረጃ አዲስ ሰዎች ያንን የሚያደርጉ አካባቢ ሰዎች ሊኖሩ ይችላሉ ያው እነሱ ካደረጉ ካደረጉ አሪፍ ነው። ያው ሁሉም ሰው ያንን አድርጎ ያንን ኣካናውኖ ሁሉንም ነገር በደንብ ያው እንድጠቀምበት አድርጎ መስራቱ አሪፍ ነው። ግን ሁሌ ያው ይሄ ነገር የሚሆን አይደለም። ስለዚህ አስቤበትም አላቅም። እኔ እንደዛ የማድረግ አንድ ነገር ከተጠቀምኩኝ በኋላ ለተወሰነ ጊዜ እጠቀምና ከዛ በኋላ አዲስ ነገር እገዛለው። እንጂ መልሼ እሄ ተመሳሳይ ነገር ወይ ደሞ በተመሳሳይ ጥቅም ለማዋል አስቤም አላቅም ማለት ነው። ምክንያቱም እንግዲህ እንዳልኩት ያው ተጠማሪዎች ይፈልጋል ጊዜን ይፈልጋል እንደዛው እውቀት ይፈልጋል። እንደዛም ደግሞ ራስን ሰጥቶ መጠየቅን ስለም ስዕል መስራት ስለሚጠየቅ እንደዛ ለማድረግ እንግዲህ በቂ ጊዜ ስራ የለኝ ወይ ደሞ ትርፍ ጊዜ ወይ ደግሞ ትርፍ ሰዓት ስለሌለኝ ያንን ነገር ያላደረኩበት ምክንያት እሄ ነው ማለት ነው። ያው ወደፊት ላይ ያው ጊዜው የቴክኖሎጂ ስለሆነ በቀላል መንገድ ያንን የምናደርግበት መንገድ ሊኖር ይችላል ወይ ደሞ እንዲመጣ ይቻላል ያኔ ለማድረግ እንሞክራለን። ለአሁኑ ግን እኔ እንደዚህ አላደርግም ለማለት እፈልጋለሁኝ። እንግዲህ ሁሉም ያው ይሄንን ቢያውቅና ይሄንን ችሎበት ቢያደርግ ያው ጥቅሙ ጥሩ ነው። ወይ ደሞ በጣም ብዙ ጠቃሚ ነገሮች አሉት። ግን ያው ሁሌም እንደዛ ማድረግ ደሞ የሚቀልል አይደለም ለማለት እፈልጋለሁኝ። ያው የምንመልሳቸው ወይ ደሞ ጥቅም ላይ ለማዋል የምናስባቸው ነገሮችን ያው ይወስናሉ አንዳንዴ በቀላሉ ጥቅም ላይ ማዋል የምንችላቸው ነገሮች ሊኖሩ ይችላሉ። እንደዛም ደግሞ ጊዜንም እውቀትንም የሚሹ እንደዛም ደግሞ ትንሽ አቅምን የሚሹ ነገሮችን ሊኖሩ ደግሞ ይችላሉ። አጠቃላይ ይሄንን ይመስላል

እሺ አሁን ደግሞ አመራር ሚና አለው ወይ የሚል ጥያቄ? መጥቷል እንግዲህ ለጊዜው እኔ የአመራር ሚና የለኝም። ግን እንግዲህ የአመራር ሚና በጣም አስፈላጊ እና በጣም እንደዚህ አይነት ሁኔታ ላይ የአመራር ሚና ወስደን ብንሰራበት አሪፍ ይመስለኛል። ምክንያቱም ለምንድነው የአመራር ሚናን ቦታ ስንይዝ እንግዲህ በጣም ብዙ ነገሮችን እናተርፋለን ብዙ በህይወታችን ውስጥ የሚያስፈልጉን ወይ ደግሞ የሚጠቅሙንን ብዙ ነገሮችን እንማራለን። እንደዛ ለማድረግ ደግሞ እንግዲህ ጊዜ ወስደን ያው የአመራር ሚናን ያው ለመጫወት ጊዜ ያስፈልጋል እንደዛ እውቀት ያስፈልጋል። ብቃት ሊኖረን ይገባል። ያንን ያንን ለማድረግ ደግሞ እንግዲህ ያው ነገሮቹ ትንሽ ላይቀሉ ስለሚችሉ በተቻለ መጠን እንግዲህ ሁሉም ሰው። ሚያስፈልገውን ትምህርት ወስዶ እንደዛም ደግሞ ሚያስፈልገውን ስልጠና ወስዶ የአመራር ሚናን ያው ቢወስድ አሪፍ ነው ብዬ አስባለሁ። እንግዲህ አመራርነት ሀላፊነት ነው ሀላፊነትን ተቀብሎ ነገሮችን ማስተዳደር ነው እንደዛ አቅጣጫ ማስያዝ ነው። ሰዎችን መምራት ነው። እንደዛም ደግሞ ነገሮች በስትክክል እንዲሰሩ እና በአግባቡ በተፈለገው ጥራት እንዲሰራ ማድረግ ነው። ስለዚህ በጣም ንቁ መሆን እንደዛም ደግሞ ጎ ጉብዝናን ሚጠይቅ አይነት ነገር ነው ማለት ነው። በአጠቃላይ ምክንያቱም ሁሉም ነገር በእኛ ላይ ነው እምንጠየቀው እኛ ነን። ያንን ሀላፊነት የሰጠን ሰው ስራውን የሚሰራ ሰው ወይ ደግሞ በቀጥታ አባይ የጉልበቱ ስራ የሚሰራ ሰው ሳይሆን እኛን ነው ሚጠይቀኝ። እና ስለዚህ ሁሌ እኛም በጣም ጎበዝ ነን ወይ ደግሞ እንደዚህ ፈጣን አይነት ነገሮችን መከታተል መቻል አለብን። ከዛ የተከታተልነውን ነገር ደግሞ እንግዲህ በ በስነ ስርዓት መሰራ እየተሰራ እንደሆነ እና እንዳልሆነ መለየት መቻል አለብን ማለት ነው። ያንን ለይተን የምናቅ ከሆነ እና ያንን ማድረግ ከቻልን። እንግዲህ በቀላሉ ያው ነገሮችን መስመር ማስያዝ እንችላለን ማለት ነው። በአጠቃላይ ስለዚህ በተቻለ መጠን እንግዲህ እነሱን መስመር ለማስያዝ ወይ ደግሞ ለመምራት ደግሞ እንዳልኩት እንግዲህ እውቀትን ይፈ ይፈልጋል እውቀት ሊኖረን ይገባል ማለት ነው። ያለ እውቀት እሚደረግ ምንም ነገር የለም። በልምድ ሊባል ይችላል ግን አንዳንዴ ልምድም እንደሚጠቅመው ከልምድ በላይ ደግሞ ልምድም ያስፈልጋል ግን ከልምድ በላይ እውቀቱን በደንብ ሊኖረን ይገባል። ወይ ደግሞ በደንብ ያንን ነገር ስለዛ ነገር በደንብ ገብቶን ወይ ተምረን ያለምንበት ሰዎች መሆን አለብን። እስከዛ ተምረን ከሆነ ያንን የተማርነውን ስራ ላይ ማዋል ስለሆነ ያን ያክል አያስቸግረንም ወይ ደግሞ ከትምህርቱ በላይ አይከብደንም ማለት ነው። በአጠቃላይ ስለዚህ ሁሉም ሰው ያንን ተረድቶ እንግዲህ በደንብ ያው እራሱን ማዘጋጀት እና ለቦታው እራሱን ብቁ አድርጎ ማቅረብ አለበት ብዬ ነው ማምነው። እኔ ምክንያቱም አንዳንድ ቦ ሰ ቦታዎች ላይ ያሉ ሰዎች ወይ ደግሞ የሚሰሩ ሰዎች በቂ የሆነ ግንዛቤ የላቸውም። እንደዛም ደግሞ በቂ የሆነ እውቀት ሳይኖራቸው እዛ ቁጭ ብለው ሰዎችን እሚያንከራትቱ እንደዛውም ደግሞ ብዙ ነገሮችን የሚያበላሹ ሰዎች አሉ። እና እንደዛ እንዳይሆን በተቻለኝ መጠን እንግዲህ ሰዎችም ላይ እንግዲህ ሸክም እንዳንሆን እንደዛውም ደግሞ እንቅፋት እንዳንሆንባቸው በተቻለን መጠን እውቀት ሊኖረን ይገባል ግንዛቤ ሊኖረን ይገባል። የተገነዘብነውን ወይ ደግሞ ያወቅነውን ነገር ደግሞ እንግዲህ የስራ ላይ ለማዋል እንግዲህ ሁሌም መስራት አለብን ማለት ነው። ስለዚህ የአመራርን ሚና ወይ ደግሞ የአመራርን ቦታ ስንወስድ እንግዲህ ሁሌ እኔ ሲመስለኝ ያው ሰው ለሰዎች ነገሮቻቸውን ችግሮቻቸውን መፍታት አለብን እንጂ ሰዎች ላይ ችግር መሆን የለብንም። የሰዎችን ችግር ፈቺዎች እንጂ የሰዎችን ችግር ፈጣሪዎች መሆን የለብንም ብዬ አስባለሁ። ምክንያቱም ያው እንደዚህ አይነት ነገር የታወቀ ነው ብዙ ቦታ ላይ ሰዎችን ሚያስቸግሩ አመራር ቦታ ላይ ያሉ ናቸው። እንደዚሁ ሙስናን ብዙ ነ አይነት ነገሮችን እያደ እየበሉ ሰዎች ላይ በጣም ሸክም ይሆናሉ። በጣም ሰዎችን ያስቸግራሉ ስለዚህ በተቻለን መጠን ራሳችንን እንግዲህ ህይወታችንን መቀየር የምንፈልግ ከሆነ አመራር መሆን የለብንም። ግን የሰውን ህይወት መጨ መቀየር የምንፈልግ ከሆነ ለምሳሌ የኛ ህይወት ተቀይሮ እኛ በጣም ተሳክቶልን ብዙ ነገር ሰርተን አልፎልን ከሆነ ከዛ ደግሞ የሌሎችን ሰዎች ህይወት መቀየር ከፈለግን እና በጣም ፍላጎት ካለን እንግዲህ ምን ማድረግ አለብን ማለት ነው። አመራር መሆን አስፈላጊ ነው። ምክንያቱም አመራር መሆን ያለብኝን እንደኔ ሀሳብ ህይወታችን ከተቃና በኋላ እንደዚህ ብዙ የራሳችን የሆኑ ቢዝነሶች መስመር ከያዙልን በኋላ እንደዛ ብዙ ነገሮችን ሰርተን አይተን ከሆነ በኋላ ወይ ደግሞ ካለፍን በ ካለፍልን በኋላ ብንሆን ጥሩ ነው። ምክንያቱም እንደዛ ስንሆን ስራው ላይ ብቻ ነው ትኩረት የምናረገው ወይ ደግሞ ሰዎችን አናስጨንቅም ወይ ደግሞ ሰዎችን አናስቸግርም ማለት ነው። ምክንያቱም ራሳችንን ችለናል ሚያስፈልገንን ወይ ደግሞ ለራሳችን በቂ የሆነ የገቢ ምንጭ አለን። ስለዚህ ምንም ነገር ቢፈጠር ያን ያክል እኛን ያው ሰዎችን የምናስቸግርበት ምንም አይነት አጋጣሚ ስለ ስለሌለ። ስለዚህ ሁሉም ሰው በተቻለው መጠን እንግዲህ መጀመሪያ ራሱን ችሎ ከዛ ሀብት አፍርቶ ከዛ በኋላ ወደ አመራር ሚና ቢመጣ አሪፍ ነው ብዬ አስባለሁ። በአጠቃላይ አመራር ሚና አለህ ለሚለው ጥያቄ እኔ የለኝም እላለሁ አመ

እሺ አሁን ደግሞ ሙዚየም መሄድ ትወዳለህ? ለሚለው ጥያቄ እንግዲህ መልስ እየሰጠን እየተወያየን እንቆያለን ማለት ነው። እንግዲህ እንደምታውቀው ሙዚየሞች የብዙ ቅርጾች የብዙ የተፃፉ ነገሮች ክምችት እንደዛም ደግሞ ታሪክን በደንብ ወይ ደግሞ የሀገራችን የአካባቢያችንን የድሮን ገጽታ በቀላሉ የምንረዳበትና የምናገኝበት ቦታ ነው። እንደዛም ደግሞ ታሪክን ማጥናት ለሚፈልግ ሰው እንደዛም ደግሞ ሀገሩን በደንብ ማወቅ ታሪክን ማወቅ ለሚፈልግ ሰው ትክክለኛ ቦታ ነው ብዬ የምመክረው ወይ ደግሞ የማስበው የኛው ሙዚየም ነው ማለት ነው። ስለዚህ ሙዚየም እንግዲህ በጣም ያው በብዙ ነገሮች የተሞላች ነች ብዙ አይነት ቅርጾች አሉ። ሰዎች ከዚህ በፊት ሲጠቀሙ የነበሩ መሳሪያዎች እዛ ይገኛሉ። የተጻፉ መጽሐፍቶች እዛ ይገኛሉ። ስለ ስለ ሀገራችን የድሮ ነገር ገጽታ በደንብ የሚያሳይ ብዙ ነገር እዛ ይገኛል። እና ያንን ነገር እንግዲህ ተረድቶ ያንን ነገር በእውነት ፍላጎት ኖሮት እንደዚህ አይነት ነገር ላይ በጣም ብዙ መረጃ መሰብሰብ የሚፈልግ ሰው እንደኔ እንደኔ ያው ሙዚየም መሄድ አለበት ብዬ አስባለሁኝ። እንደኔ ያው እኔ ከዚህ በፊት ልምድ የለኝም። ሙዚየም ሄጄም ጎብኝቼም አላውቅም አይቼም አላውቅም። ግን እንዴት ነው? በብዛት ሙዚየሞችን የምጎበኘው እንደዚህ ቁጭ ብዬ ቤቴ ዩቲዩብ ላይ ቪዲዮዎችን እመለከታለሁ። ብዙ ጊዜ ከዛ ቪዲዮዎችን ሳይ ብዙ የሚመጡልኝ ነገሮች አሉ ብዙ መረጃዎችን ሰበስባለሁ ማለት ነው። ምክንያቱም አንዳንዴ እኔ እንዴት ነው የማስበው? አሁን ላይ ገና እኔ ገና ወጣት ስለሆንኩኝ ነገሮችን መስራት ላይ ነው በጣም ትኩረት እያደረኩ ያለሁት ማለት። የራሴ የሆነ ነገርን ለመስራት ላይ ነው ፎከስ እያደረኩ ያለሁት። በኋላ ወደ መዝናናቱ እንደዛም ደግሞ ተጨማሪ መረጃዎችን ወደ መሰብሰቡ በኋላ መሄድ ነው የፈለኩት። እንግዲህ ስራዬ ብሎ ደግሞ ያንን ነገር የሚያስጎበኙና ያንን የሚያስቃኙ ሰዎች ስላሉ የእነሱን ደግሞ አየዋለሁ ማለት ነው። አንዳንዴ እረፍት ላይ ሲሆን ወይ ደግሞ እረፍት መውሰድ ስፈልግ ያንን ነገር እያየሁ ወይ ደግሞ ያንን ነገር እየተመለከትኩኝ ጊዜ አሳልፏል ማለት ነው። ስለዚህ እንግዲህ ለኔ ያው ሙዚየም ባላያም ግን ጠቃሚ እንደሆነና አስፈላጊ ቦታ እንደሆነ አምንበታለሁ። ምክንያቱም እዛ የሚገኙ ነገሮች ያው በጣም የሚጠቅሙንና በጣም በብዛት ያው አሪፍ የሆኑ ነገሮች እንደሆኑ አውቃለሁ። እንደ አጠቃላይ ይሄ ታሪክ ላይ እንደዚህ ታሪክ ማጥናት የሚፈልግ ሰው ወይ ደግሞ ሀገሩን በደንብ ማወቅ የሚፈልግ ሰው ስለ ሀገሩ ጠለቅ ያለ እንደዚህ ግንዛቤ እንዲኖረው እንደዛም ደግሞ ከዚህ በፊት ነገሮች እንደዛ እንደነበሩና ምን እንደሆኑ ምን እንደተፈጠረ ማወቅ የሚፈልግ ከሆነ ያው ሙዚየም መሄድ ጥሩ ነው። ምክንያቱም ሁሉም ነገር የቅርፆች ሊኖሩ ይችላሉ ታሪካዊ የሆኑ ነገሮች እንዳለ በስፋት መልክም ሊኖሩ ይችላል እንዳለ እዛ ተሰብስበው ወይ ደግሞ እዛ ተከማችተው እናገኛቸኋለን። ስለዚህ ለዚህ ለዚህ እንግዲህ ሙዚየም በጣም አሪፍ ቦታ ነው። ያው እኔ ደግሞ እስካሁን እድል አላገኘሁም ወይ ደግሞ ጊዜም አላገኘሁም እዛ ሄጄ መጎብኘት ግን ወደፊት ላይ ያንን ነገር የማድረግ ወይ ደግሞ ያንን ሄጄ ቦታውን የመጎበኘት አይነት ነገር ያው ማድረጌ አይቀርም ምክንያቱም ፍላጎት አለኝ አሁንም ቢሄድ ደስ ይለኛል። ጊዜ ሳይኖረኝ ቀርቶ ነው እንጂ በጣም አሁን ሄጄ ቢመለከት ወይ ደግሞ ሙዚየምን ባይ በጣም ደስ ይለኛል። ግን ደግሞ ያው አንዳንዴ አለመታደል ሆኖ እዛ የመሄድ ወይ ደግሞ እዛ ሄጄ ያንን ነገር የማይበት እድል አላገኘውም እስካሁን ወይ ደግሞ በቂ ጊዜ ስላላገኘሁኝ ነው ግን በጣም እወዳለሁ ሙዚየም በጣም እወዳለሁ። ሙዚየም ማለት ያው የአንድ ሀገር ቅርጽ በደንብ መልኩ ሳይቀየር የድሮ ገፅታዋ በደንብ እንዲቀመጥና ለትወልድ እንዲተለታለፍ እንደዛም ደግሞ ከሌላ ሀገር መጥቶ ያኔ ነገር ለሚጎበኙም ሰዎች ደግሞ እንዲገረሙ እንደዛም ደግሞ አዳዲስ መረጃዎችን እውቀቶችን እንዲያገኙ ለሀገር ለሀገሪቷ ደግሞ ተጨማሪ ገቢ እንዲያስገኝ ስለሚያደርግ ያው ሙዚየም በጣም ጠቃሚ ነገር ነው ማለት ነው። ስለዚህ በየሀገራቱ ያው ሙዚየም ይኖራል። ስለዚህ ሁሉ ሀገራት የየራሳቻው የሆነ ታሪካዊ አመጣጥ አላቸው። የየራሳቸው የሆነ በጣም ለየት የሚያደርጋቸው ነገር ስላለ ያንን ነገር የሚያስቀምጡት እንግዲህ በምንድነው ማለት ነው። በሙዚየም ነው። ስለዚህ ያንን ማወቅ የሚፈልግ ከሆነ ሁላችንም እንግዲህ ምን ማድረግ አለብን ብዬ አስባለሁ። እዛ ሙዚየም ሄደን ያን ነገር ማየት ወይ ደሞ መመልከት ወይ ደሞ መጎብኘት አለብን። ብዬ አምናለሁ ማለት ነው። ስለዚህ ሙዚየም መሄድ ያው እወዳለሁ ግን መሄድ አልቻልኩም። አሁን ወደፊት ላይ ያው እቅድ አውጥቼ ነገሮችን አስተካክዬ መሄድ እችላለሁኝ ብዬ አስባለሁ። ስለዚህ ያንን የማደርግበት ጊዜ በቅርቡ ይመጣል ብዬ አምናለሁ። በአጠቃላይ እንግዲህ ሙዚየም መሄድ ትወዳለህ? ወይ ለምለው ጥያቄ አዎ ሙዚየም መሄድ እወዳለሁ ግን

እሺ አሁን ደግሞ ጭንቀት ሲሰማህ ምን ታደርጋለህ? የሚል ጥያቄ መጥቷል እንግዲህ ያው ጭንቀት ሲሰማ ሰዎች እንግዲህ የተለያዩ አይነት ነገሮችን ያደርጋሉ እንግዲህ ለምሳሌ መጠጥ መጠጥ የሚጠጡ ሰዎች አሉ ከዛ ውጪ ወጥተው እንደዚህ ወጪ ጉዞ የሚያደርጉ ሰዎች አሉ ስልክ ደውለው ከሰዎች ጋራ የሚያወሩ ሰዎች አሉ እንደዛም ደግሞ እንግዲህ ብዙ ጊዜ ለምሳሌ ጭንቀት ሲሰማቸው የሚያነቡ፣ የሚተኙ፣ እንደዛ የተለያዩ አይነት ነገሮችን የሚያደርጉ ሰዎች አሉ። እንግዲህ በብዛት እንግዲህ ጭንቀት ሲሰማኝ እኔ የማደርገው ነገር ቢኖር ያው ብዙ ጊዜ እንቅልፍ እተኛለሁ፤ በጣም የመጫጫን ስሜት ወይ ደግሞ እንደዚህ የጭንቃት የሚያጨናንቅ አይነት ስሜት ከተሰማኝ ከማደርጋቸው መካከል የመጀመርያው ምንድነው ማለት ነው? በጣም እንቅልፍ መተኛት እመርጣለሁ እንቅልፍ በመተኛት ነው የማሳልፈው ነው በብዛት። ስለዚህ እንቅልፍ ስተኛ እንግዲህ ብዙ ጊዜ ያው ሁላችንም እንደምናውቀው ያው አይምሮአችን እንድዚሁም ደግሞ ያው ያለን ያለን ጭንቀት እንዲለቀንና አእምሮአችን ደግሞ ትንሽ ለቀቅ እንዲል ወይ ደግሞ እንዲዝናና፣ ረጋ እንዲል እንድንረጋጋ ስለሚያደርገን የመጀመሪያው ብዙ ጊዜ ጭንቀት ሲሰማኝ የማደርገው እንደዚህ እንቅልፍ እተኛለሁ። ሌላው ደግሞ ያው አንዳንዴ ሁሌም አይደለም ግን ጭንቀት ሲሰማኝ፥ ብዙ ጊዜ ወይ ፀጉሬን እታጠባለሁ፤ ወይ እራሴን እታጠባለሁ፤ ወይ ደግሞ ገላዬን እታጠባለሁ ብዙ ጊዜ። እንደዚህ አሁን ለምሳሌ ስራ እየሰራሁ በጣም ከተጨናነኩኝ እንደዛም ደግሞ በደንብ ያንን ስራ መስራት ካልቻልኩኝ የማደርገው ነገር ቢኖር ምን አደርጋለሁ ማለት ነው፥ ስለዚህ ይሄንን እረፍት ወስጄ፤ ወይ ደግሞ ያንን ስራ ትቼ ሄጄ፤ ወይ ፀጉሬን እታጠባለሁ፤ ወይ ደግሞ ገላንዬን እታጠባለሁ ማለት ነው። ብዙ ጊዜ እንደዚህ ገላዬን ስታጠብ ያ ጭንቀት ይለቀኛል ወይ ደግሞ ከዛ ጭንቀት ሙሉ በሙሉ በሚባል ደረጃ ነፃ እሆናለሁ ማለት ነው እና ሌላው ደግሞ ያው ከጭንቀት የመላቀቂያ መንገድ ወይ ደግሞ አሪፍ የሚባለው መንገድ ምንድነው ማለት ነው ስፖርት ወይ ደግሞ የአካል ብቃት እንቅስቃሴዎችን መስራትም በጣም የሚመረጥና የሚበረታታ አይነት ነገር ነው። ምክንያቱም ያው እንደሚታወቀው የአካል ብቃት እንቅስቃሴን ስናደርግ ወይ ደግሞ ስንሰራ ጭንቅላታችን ወይ ደግሞ አእምሮአችን የሚያመነጨው ኢንዶርፊን የሚባል ሆርሞን አለ፥ ያ ሆርሞን ሲመነጭ ደግሞ ያው በጣም ሰውነታችን ዘና ይላል ወይ ደግሞ በጣም የመደሰት ወይ ደግሞ ይሄ ፈታ የማለት አይነት ስሜት ይሰማናል ማለት ነው። ስለዚህ ያ እንዲሆን ማድረግ አለብኝ ብዬ የማስበው እንግዲህ አንዱ ከጭንቀት መላቀቂያ መንገድም ስለሆነ እኔ የአካል ብቃት እንቅስቃሴንም አደርጋለሁ ማለት ነው። ሌላው ሌላው ደግሞ ያው አንዳንዴ በጣም ጭንቀት ሲሰማኝ የማደርገው ነገር ምንድነው ቡና እጠጣለሁ ብዙ ጊዜ ያው ቡናም አንዳንዴ ያው ፈታ ከሚያደርጉኝ ነገሮች አንዱ ስለሆነ እሱን አደርጋለሁ ወይ ደግሞ ቡና እጠጣለሁ ግን አሁን ላይ ብዙም አይደለም። ሌላው ያው ውሃ መጠጣት ጥሩ ነው አንዳንዴ እንደዚህ ውሃም ጭንቀት ሲሰማን መጠጣታችን በጣም አሪፍ ልማድ ነው ወይ ደግሞ አሪፍ ልምድ ስለሆነ ውሃን መጠጣት ይመከራል። ያው አይምሮአችን ውስጥ እንግዲህ ያሉ እንግዲህ ፈሳሽ ነገሮች በደንብ በስክክል እንዲሰሩና እነዛም ደግሞ በቂ ከበቂም በታች እንዳይሆኑ ማድረግ አለብኝ ብዬ የማስበው ነገር እንግዲህ ውሃን በደንብ መጠጣት ነው። ሌላው እንግዲህ እኔ ጭንቀት ሲሰማኝ የማደርገው ከራሴ ጋር አወራለሁ። ብዙ ጊዜ ለምሳሌ ቤት ከሆንኩኝ ማንም ሰው ቤት ውስጥ ማንም ከሌለ ቁጭ ብዬ ከራሴ ጋር አወራለሁ። ግን በብዛት ለምሳሌ እኔ ብቻዬን ካልሆንኩኝ ከዛ ጸጥ ያለ ቦታ እሄድና ከራሴ ጋር የማወራበት አይነት አጋጣሚ አለ ማለት ነው። ምክንያቱም ከራስ ጋር የማውራትም ልምድ ጥሩ እና በጣም ጠቃሚ ስለሆነ ማለት ነው። ምክንያቱም ከራሳችን ጋር ስናወራ ስለ ጭንቀቱ በጭንቀቱ ከምን የመጣ ነው የሚለውን ነገር መፍትሄም ለማበጀት በጣም ስለሚያስፈልግ ብዙ ጊዜ እንደዚህ ጸጥ ያሉ ቦታዎች ሄጄ ከዛ ከራሴ ጋር አወራለሁ። ለምንድነው የምጨነቀው? ምንድነው ሚያጨናንቀኝ? ከዛ ምንድነውስ ማረግ ያለብኝ የሚለውን ነገር እንግዲህ ቁጭ ብዬ አስቤበት እንግዲህ ያንን አደርጋለሁ ማለት ነው። በብዛት እንግዲህ ያው ከጭንቀት የመላቀቅ መንገድ ወይ ደግሞ መላቀቂያ መንገድ ነው ብዬ ከማስባቸው ነገሮች እንግዲህ አንዱ ይሄ ነው ማለት ነው። ስለዚህ ከጭንቀት ምናላቅቅ ራሳችንን ነፃ የምናደርግበት መንገድ አንዱ ይሄ ነው። ስለዚህ እንቅልፍ መተኛት፤ እንደዛውም ደግሞ ቡና መጠጣት፤ ገላ መታጠብ፤ ፀጉሬን መታጠብ፤ ከዛ ከራሴ ጋራ ማውራት እና እንግዲህ የአካል ብቃት እንቅስቃሴዎች ማድረግ እኔ ጭንቀት ሲሰማኝ ከማድረጋቸው ነገሮች የተወሰኑ ናቸው ማለት ነው። ስለዚህ ስለ ሀሳቡ

እሺ አሁን ደግሞ በቡድን መስራት ትወዳለህ የሚል ጥያቄ መጥቷል እንግዲህ በቡድን መስራት ላይ በጣም ያው አልታማም። ምክንያቱም ደግሞ ከሰው ጋር መግባባት ስለሚችል ወይም ደግሞ ከሰው ጋር መግባባት ስለሚችልበት ብዙ ጊዜ ያው በቡድን መስራት ያን ያክል አያስቸግረኝም። ወይ ደግሞ አጭር አንድ ቀኝም አለ ነው። ስለዚህ በቡድን በጣም እሰራለሁ በቡድን በጣም ብዙ ነገሮችን ማድረግ ማከናወን እመርጣለሁኝ። ምክንያቱም በቡድን መስራት እንግዲህ አንድን ስራ በጥሩ ሁኔታ እንድንሰራና እንደዛውም ደግሞ በአጭር ጊዜ ውስጥ ያንን ስራ እንድንጨርስ ስለሚያግዘን ወይ ለምን ስለምረዳን። በቡድን እንደመስራት ጥሩ ነገር የለም ብዬ አስባለሁ ወይ ማለት ነው። ስለዚህ በቡድን መስራት ጥሩ ነው ወይ ደግሞ የሚመከርና እንደዚህ የሚበረታታ አይነት ነገር ነው። እኔም ያው ጥቅሙን ስለማውቀው ያው በቡድን ስንሰራ። እንግዲህ አላፍነታችን አላፍነቶችን እንደዚህ የተከፋፈልን እንግዲህ ሁሉም ሰው ጎበዝ የሆነበትን ነገር ይይዛል ከዛ አንድ ላይ አንድ ላይ ሆነን ለጋራ የሆነ አላማ እንሰራለን። ማነው ስለዚህ ይሄ ብዙ ነገሮችንም የሚያስተምረን ነገር ነው። ምክንያቱም ከሰዎች ጋራ መግባባት ነው የምንለምድበት እንደዛም ደግሞ። የራሴ ሀሳብ ብቻ ይሁን የምንልበትን ነገር የምንተውበት እና እንደዛው ደግሞ ከሰው ጋራ መግባባትን የምንለምድበት የምንማርበት ስለሆነ። እንዴት ከሰው ጋር መኖር እንዳለብን የምንለምድበት ስለሆነ። ያንን ሁሉ ጥቅም ስለማውቅ ያ በቡድን መስራት ያ ሁሉ ጥቅም እንዳለው ስለማውቅ። ሁሌ እኔ ያው ለዚህ ነገር አቅዴም አሰልቼ በቡድን የመስራት ነገር ላይ በጣም ትኩረት አደርጋለሁ። ማነው ሁሌም በቡድን መስራት ያስደስተኛል። በቡድን መስራት ያኮራኛል። እንደዛም ደግሞ በጣም እንግዲህ ብዙ የሚለው ወይ ደግሞ በጣም ብዙ የሚጠቀምበት ነገርም ስለሆነ በቡድን መስራት ላይ እንግዲህ እኔ አልታማም። አልኖርም ስለዚህ ያን ያክልም ማለት አያስቸግረኝም በጭራሽ ምክንያቱም እኔ በተፈጥሮም በጣም ተገቢ ስለሆንኩኝ ከሰው ጋር እግባባባለው። ሰዎችን ለምሳሌ አላጨናነቅም ለምሳሌ የኔ ብቻ ሀሳብ ይሁን ብዬ የምጫናቸው አይነት ሰው አይደለሁም። በጣም ሰዎችን ቀለል ባለ መልኩ እቀርባቸዋለሁ። ከዛ የነሱ ፍላጎት ነው እንደሆነ እና ከዛ ደግሞ የነሱ እንደሆነ የነገራችሁን እና ከዛ ትክክል የሆነውን ውሳኔ እንወስናለን። ወይ ደግሞ እና ትክክል የሆነውን ነገር አንድ ላይ ሆነን እንሰራለን ማለት ነው። ስለዚህ ያንን እናደርጋለን ስለዚህ እኔም ያው በቡድን መስራት የሚመቸኝ ለዚህ ነው ማለት ነው። ብዙ ጊዜ አልቸገርም በብዛት እንግዲህ እኔ እንደ በግሌ ብዙ ጊዜ መስራት እችላለሁ ማለት ችግር የለብኝም። ብቻዬን ሆኜ መስራት እችላለሁኝ ግን እንደስፈላጊነቱ በቡድን መስራት ሲመጣ ያው በጣም ፊቃደኛ ሆኜ ያንን ነገር በደንብ እሰራለሁ ማለት ነው። ወይ ደግሞ ያንን ነገር በደንብ አደርጋለሁ ማለት ነው። ስለዚህ ሁሉም ሰው እንግዲህ ይሄንን ማድረግ አለበት ብዬ አስባለሁኝ። ወይ ደግሞ ይሄ ምንድነው? የሚባለው በቡድን መስራት መቻል መልመድ አለበት ምክንያቱም ሁሉም ነገር ብቻ ብቻህን አይደረግም። ወይ ደግሞ ብቻችንን ሁሉም ነገር መስራት ስለማንችል እንግዲህ ከሰው ጋራ መስራት መልመል አለብን ከሰው ጋራ መስራት መማር አለብን። ከሰው ጋራ መስራት ማወቅ አለብን አስራሮ ማወቅ አለብን ምን ማድረግ እንዳለብንም ሁሉንም ነገር እያንዳንዱን ነገር ተረድቼ ነው። እንደዛ ብንኖር ወይ ደግሞ እንደዛ ብንሄድበት አሪፍ ነገር ነው ብዬ አምንበታለሁ። ስለዚህ እኔ ገና ልጅ እያለሁ ያው በቡድን ስንሰራ ነበር። እንደዚህ የግብርና ስራ አለ ከዛ በቃ ወጣቶች ጋራ በእኛ አይዲሜ ካለው ሰዎች ጋራ አንድ ላይ መጥተን የምንሰራበት ጊዜ ነበር። እና ያንን ሳስብ እንግዲህ ያው በቡድን መስራት ምን ያክል አስፈላጊ እንደሆነ የተረዳው ነበር። ማነው በተለይ የጉልበት ስራ ሲሰራ ብቻን ከመስራት በቡድን መስራት አሪፍ ነው። ምክንያቱም አትሊስት ይሄ ሰው ከእኛ ጋር ስኖር እንበረታለን እንደዚህ ወኔ ይሆኑልናል። እንደዛ እንግዲህ አቅማችን እንጠቀምና በደንብ ያን ነገር እንድንሰራ ስለሚያግዘን። እንግዲህ ሁሉም ሰው በተቻለው መጠን እንግዲህ ይሄ በቡድን መስራት መልመድ ወይ ደግሞ በቡድን መስራት መቻል አለበት ብዬ አስባለሁ። ምክንያቱም እንዳልኩት እንግዲህ የጉልበት ስራ ሲሆን ያው ጊዜን የምፈልግ አይነት ስራ ነው። ብቻችንን የምንሰራው ወይ ደግሞ በጣም ብዙ ጊዜ ሊወስድብን ይችላል። ስለዚህ እንደዛ እንዳይሆን። ሁሉም ሰው በተቻለ መጠን እንግዲህ አንድ ላይ ሆኖ በቡድን ሲሰራ ቢሰራና ያንን በአጭር ጊዜ ውስጥ መጨረስ የምትችልበትን አይነት ሁኔታ ቢያመቻች። አሪፍ ነው ብዬ አስባለሁ። ስለዚህ እኔም ያንን ስለማስብ ነገሮችን ለምሳሌ ረጅም ጊዜ ወስጄ ከምሰራ አጭር ጊዜ ውስጥ ባቋራጭ መንገድ መስራት ወይ ደግሞ መጨረስ ለመፈለግ ሁሌም የማደርገው ነገር ቢኖር ምንድነው ማለት ነው? በቡድን መስራት እመርጣለሁ። ከዛ ከእኔ ጋር መስራት የምፈልግበትን ሰብስቤ አንድ ላይ እሰራለሁ ማለት ነው። ስለዚህ በኩልን እሰራለሁ ማለት ነው

እሺ አሁን ደግሞ ሹራብ መስፋት መስፋት ትችላለህ የሚል ጥያቄ መጥቷል እንግዲ አጋጣሚ ሆኖ እኔ ሹራብ መስፋት አልችልም ወይ ደግሞ ያንን ልምድ የለኝም ማለት ነው። እንግዲህ ሽሩራ መስዋዕት መቻል እንግዲህ በጣም ደስ የሚል ሙያ ነው ወይ ደግሞ ያንን ማድረግ የሚችሉ ሰዎች በጣም የታደሉ ናቸው ብዬ አስባለሁ እኔ ምክንያቱም ያን ችሎታ ሲኖሪክ ወይ ደግሞ ያንን ተሰጦኦ ሲኖርክ ደስ የምለውን ወደ ባለ መልኩ የምትወደውን አይነት ሹራብ መስፋት ትችላለህ። ያ ደግሞ እንግዲህ የሚጠቅም እና እኛን ብዙ ነገሮችን ያው እንድናገኝ የሚያግዝን ነገር ነው። ምክንያቱም እሱን ተጠቅመህ ለምሳሌ ያንን ሹራብ መስራት የምትሄድ ከሆነ እንግዲህ ሰዎች ስራህን አይቶ ስራክ በጣም ደስ የሚል ከሆነ አንተ ጋር መጥቶ ያንን ብር እየከፈሉልህ ሊያሰፉ ወይ ደግሞ ሊያሰሩ ስለሚችሉ። እንግዲህ በቀላሉ ቤታችን ውስጥ ሆነን ሌላ ቦታ ሳንሄድ ወይ ደግሞ ለምሳሌ ስራውን የምንሰራበትን ቦታ ለመከራየት ሳናስብና ወይ ደግሞ ሳንጨነቅበት እንግዲህ ያንን ስራ እየሰራን ገንዘብ ማግኘት የምንችልበት ነገር ስለሆነ በጣም የምመረጥና። እኔ ራሴ የምመርጠው እኔ ራሴ እንግዲህ ቢኖረኝ ወይ ደግሞ ብቻለኝና ወይ ደግሞ ያንን ችሎታ ቢኖረኝ ብዬ ከማስባቸው መካከል አንዱ ይሄ የእጅ ሙያ ነው። ወይ ደግሞ ሽራብ በእጃችን መስፋት መቻል እንግዲህ በጣም አሪፍ ነገር ነው። ስለዚህ እኔም ያንን ነገር በጣም አስብበት ነበር አሁን አሁን ግን ያው ችሎታውን የለኝም ወይ ደግሞ ያንን ነገር ማድረግ አልችልም ማለት ነው። በአጠቃላይ ስለዚህ እንደ አጋጣሚ ሆኖ ሁሌም እንግዲ ሹራብ ለመስፋት ያው የሚያስፈልጉ ብዙ መሳሪያዎች የሉም ማለት ቀለል ያሉ በእጃችን ልንይዛቸው የምንችለው ነገሮች ናቸው። በብዛት ያሉት ስለዚህ በእጃችን ይዘን እንንቀሳቀስ የምንችለው ነገር ነው ስለሆነ በጣም ያን ያክል የሚከብዱና በጣም የሚያስቸግሩ ነገሮች አይደሉም። በአጠቃላይ ስለዚህ ሹራብ በቀላሉ መስፋት እና ወይ ደግሞ መስራት የምንችል አይነት ነገር ስለሆነ ያው ቢሞክር አሪፍ ነው። እንዳልኩት እንግዲህ ገቢ ጥሩ ገቢ ማግኛ መንገድ ነው ብዬ ነው የማስበው ምክንያቱም። ያንን የሚያደርግ ሰው በአጠቃላይ እንግዲህ ያው በቀላሉ ገንዘብ ማግኘት ይችላል ወይም ብር መስራት ይችላል ማለት ነው። ደስ የሚለው ነገር ደግሞ ያንን ስራውን ለመስራት የሚያስፈልገን ያው ክሩና ከዛ ክሩን ደግሞ የምናገናኝበት ወይ ደግሞ የምንሰፋበት አንድ መርፌ አለች። ከዛ እሷን ብቻ ይዞ እንግዲህ መንገድ ላይ የተጓዝን ከዛ ሌላም ተጨማሪ ስራ ለምሳሌ ገጠር ላይ ከብቶችን እየጠበቅን የተለያዩ ነገሮችን እያደረግን ያው ያንን ነገር ማድረግ እንችላለን ወይ ደግሞ ያንን ነገር መስፋት ወይ ደግሞ መስራት ስለምንችል በጣም ቀላል ነው ማለት ነው። ስለዚህ በቀላሉ ብር ማግኛ ስለሆነ መንገድ ስለሆነ ይሄንን ሰዎች እንግዲህ ችላ ባይሉና ቢለማመዱ ጥሩ ነው። ምክንያቱም ደግሞ አሁን አሁን ላይ እንዴት ምን አይነት ነገር አለ? እንግዲህ ሁላችንም ለምሳሌ ሰዎች ችሎታን መልመድ ወይ ደግሞ መማር ከፈለጉ በቀላሉ ስልካችን ተጠቅሞ ከዛ ዩቲዩብ ላይ ያንን ነገር የሚያስተምሩ ሰዎች አሉ እየሰሩ የሚያሳዩ ሰዎች አሉ። ስለዚህ ከእነሱ እያዩ ወይ ደግሞ ከእነሱ እነሱ የሰሩትን ነገር እያዩ እነሱ የሰሩትን ደግሞ በመስራት በመለማመድ እንግዲህ ጥሩ ነገር ማድረግ እችላለሁ ወይ ደግሞ ጥሩ ነገር መስራት ይችላሉ ብዬ አስባለሁ ስለዚህ። ያንን መለማመዳችን ወይ ደግሞ ያንን እድል ተጠቅመን አሁን ያው ጊዜው የቴክኖሎጂ ስለሆነ በቀላሉ ያንን ነገር መማር እንችላለን ወይ ደግሞ ያንን ነገር ማወቅ እንችላለን ስለዚህ ሁሉም ሰው ይሄንን እዚህ ትኩሩቱን ሰጥቶ ቢሰራና ቢያደርግ አሪፍ ነው። ብዬ አስባለሁ። ምክንያቱም ያንን ስናደርግ ነው እንግዲህ በጣም በብዛት እኛም የምንጠቀመው ስለዚህ በተቻለ መጠን ሁሉም ሰው እንግዲህ ራሱን ሰጥቶ ያው ለመማር ፍላጎት ኖሮት ወይ ደግሞ ያንን ነገር መስራት የምፈልግ ከሆነ በተለይ ቤት ውስጥ ቁጭ ብሎ ያንን ነገር የሚሰሩ ሰዎች እንግዲህ ያው የሚውሉ ሰዎች ያንን ነገር መስራት ቢለምዱ አሪፍ ነው ብዬ አስባለሁኝ። ምክያቱም ቤት የምንውል ከሆነ አሁን ዝም ብለን ያለ ስራ ምንቀመጥ ከሆነ ያው ጥሩም አይደለም ለጤናችንም ጥሩ አይደለም። በአጠቃላይ ለራሳችን ጥሩ ነገር አይደለም። ስለዚህ በተቻለን መጠን እንግዲህ ሁላችንም ያው በደንብ ያ ነገር ላይ መስራት እና ራሳችንን ወይ ደግሞ ጊዜ ሰጥተን ራሳችንን ሰጥተን ያን ነገር መስራት መቻል አለብን ብዬ አስባለሁኝ። ስለዚህ ሹራብ እንግዲህ ያው በዚህ በእጅ የሚሰሩ ሽራቦች ደግሞ ወይ ደግሞ በእጅ ሚሰፉ ሹራቦች በብዛት በጣም ወፈር የሚሉና ብርድን ለመቋቋም የሚረዱና በጣም የሚያግዙን ነገሮች ስለሆነ ጥቅማቸውም በጣም የላቀ ነው። እንደዛም ደግሞ እንግዲህ ሰው ደግሞ እንደዚህ አይነት ነገር ስለምፈልግ በጣም መስራት እንችላለን ደግሞ በደንብ ከዚህ ብር ማግኘት እንችላለን ነው ስለዚህ ሹራብ መስፋት ትችላለህ ሚለው እኔ አልችልም

እሺ አሁን ደግሞ በድንቅ ቋንቋ ታምናለህ? የምል ጥያቄ መቷል እንግዲህ እንደ አጋጣሚ ሆኖ እኔ በዚህ ነገር አላምንም ወይ ደግሞ በድንቅ ቋንቋ የሚያምን ሰው አይደለሁም ማለት ነው። በአጠቃላይ እንግዲህ መጀመሪያ ምክንያቴ ያው አንደኛ ስለድንቅ ቋንቋ ሙሉ ወይ ደግሞ ብዙ መረጃ የለኝም። እንደዚህ ድንቅ ቋንቋ ምን እንደሆነ ሰዎች ለምን እንደሚጠቀሙና ምን እንደሆነ ለምሳሌ ይሄ በምልክት መግባባት ነው ወይ ደግሞ እንደዚህ እንዲሁ መረዳዳት ነው ወይስ ምንድነው? እንኳን ለኔ አዲስ ነገር ስለሆነ አላምንበትም ማለት ነው። ስለዚህ አንድ ነገር አዲስ ሲሆን ሙሉ መረጃ እስካገኝና ስለዛ ነገር በደንብ እስካውቅ ድረስ አላምንበትም። ያው ይሄ ደግሞ ማንም ሰው የሚያደርግ ነገር ይመስለኛል ያው ምንም ሳናውቅ ወይ ደግሞ ስለዛ ነገር ምንም ነገር ሳንሰማ እና ከዚህ በፊት መረጃ ሳይኖረን እንግዲህ የምናምንበት ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ በአጠቃላይ እንግዲህ እኔ በድንቅ ቋንቋ የሚያምን ሰው አይደለሁም ማለት ነው። ስለዚህ በድንቅ ቋንቋ ያው የሚያምኑ ሰዎች ያው የራሳቸው ምክንያት ይኖራችኋል በርግጥ ወይ ተጠቅሞ ነው የሚያውቁት ወይ በዛ ቋንቋ ነው የሚያውሩት ወይ ደግሞ ሰዎች ሲጠቀሙ አይቶ ሊሆን ይችላል። ወይ ደግሞ ሰዎች ስለዚህ አይነት ቋንቋ ሲያወሩ ስለ አፈላጊነቱ ምን ያህል አስፈላጊና ምን ያህል ጠቃሚ እንደሆነ ሲናገሩ ሰምቶ ሊሆን ይችላል። ያን ሁሉ ነገር እንግዲህ አውቆ ሰምቶ የሚያደርጉ ሰዎች ሊኖሩ ይችላሉ ያው ያኔ እነሱ ሊያምኑበት ይችላሉ ማለት ነው። እኔ ደግሞ ያው አለመታደል ሆኖ ስለዚህ ቋንቋ ለመጀመሪያ ጊዜ ነው አሁን እየሰማሁ ያለሁት እና ድንቅ ቋንቋ ምን እንደሆነ ለምን እንደምጠቅምና ከዛ መቼ እንደምንጠቀም ሙሉ መረጃ ስላላገኘሁት አሁን አላምንበትም ማለት ነው። እኔ በሆነ ነገር የማምነው ወይ ደግሞ በሆነ ነገር የምተማመነው እንዴት ነው? ያን ነገር ተጠቅሜበት ካየው ወይ ደግሞ ያን ነገር እንግዲህ ጥሩ መሆኑን እንደዛ ደግሞ ጥቅሙ ምን እንደሆነ እኔ ከዛ ሰዎች መች መች እንደሚጠቀሙና ምን አይነት እኔ እኔ ራሴ ለምሳሌ ያንን ነገር ብጠቀም ምን አይነት ነገር አገኝበታለሁ። የምለውን ነገር ለምሳሌ መማር ሊሆን ይችላል እንደዛ ደግሞ እውቀቶችን ማግኘት ሊሆን ይችላል ብዙ አይነት ነገር አለ። አይደለ ስለዚህ ያንን ነገር እኔ ላገኝበት እችላለሁ ወይ የምለውን ነገር ሳስብ እንግዲህ ያው እሱን ነገር ካገኘሁበት በጣም ጥልቅ እገባና ስለዛ ነገር ለማወቅ እጥራለው ማለት ነው። ግን መጀመሪያ ላይ እንደዚህ አይነት መረጃ ሳይኖረኝ አላምንበትም። የሆነ ነገር ላይ እኔ የማምነው የማምንበት አንድን ነገር የማምንበት እንዴት ነው? መጀመሪያ ሙሉ መረጃ እሰበስባለሁ ጥልቅ ገብቼ አጥናለሁ ከዛ በደንብ ያ ነገር ትክክል መሆኑን ወይ ደግሞ እኔ የምፈልገው አይነት ነገር ከሆነ በኋላ ያው ወደ ራሴ ደግሞ እመለስና ይሄንን ነገር እንዴት ልጠቀም እችላለሁ የምለውን ጥያቄ ራሴን እጠይቃለሁ። ከዛ ያን ነገር ራስህን ስጠይቅ እንግዲህ ምን አደርጋለሁ ማለት ነው። መንገድ እፈልጋለሁ ማለት ነው። እንዴት ያንን ወደ ራሴ ጥቅም ወይ ደግሞ እኔው ራሴ እንዴት እጠቀምበታለሁ። የሚለውን ነገር ስለዚህ ድንቅ ቋንቋን እንግዲህ ሰዎች ልጠቀሙበት እችላለሁ ወይ ደግሞ ለተለያየ አይነት ጥቅም ሊውል ይችላል። እንደ አጋጣሚ ሆኖ ወይ ይሄንን ነገር ሰምቼ ስለማላውቀው ወይ ደግሞ ይሄንን ነገር አድርጌ ስለማላውቀው ሊሆን ይችላል። ያው ትንሽ ግር ያለኝ እንጂ ያው የድንቅ ቋንቋ በጣም የሚያስፈልግ ወይ ደግሞ የሚጠቅም አይነት ነገርም ሊሆን ይችላል። ለማለት ነው ስለዚህ በአጠቃላይ እኔ ያው በድንቅ ቋንቋ አለማመን የሚያስፈልገኝ ነገር የሚኖር መጀመሪያ ላይ መረጃ ያስፈልገኛል። ስለዚህ ይሄ ድንቅ ቋንቋ ምን እንደሆነ ከዛ ደግሞ የት የት አከባቢ ላይ ሰዎችን እንደሚጠቀሙና ለምን እንደሚጠቀሙ ማለት ነው። ስለዚህ ድንቅ ቋንቋ ሲባል እንግዲህ ያው የማይጠቅም ወይ ደግሞ አስፈላጊ ያልሆነ ነገር የለም። ትንሽ ቢጎዳም ደግሞ ደስ የሚል ወይ ደግሞ የሚጠቅም አይነት ደግሞ ጎን አለው። ስለዚህ የሆነ ነገሩ ይጠቅማል የሆነ ነገሩ ደግሞ አይጠቅምም ይሄ የታወቀ ነው። ስለዚህ እኛ ትኩረት ማድረግ ያለብን እንግዲህ የሚጠቅመው ላይ ነው። ስለዚህ የሚጠቅመውን ደግሞ የምናውቀው ያው ሰዎች የተጠቀሙ ሰዎች መረጃውን ሲያጋሩን ወይ ደግሞ እኛው ራሳችንን ተጠቅመን ስናይ ስለሆነ እንግዲህ ይሄንን ነገር መጠቀም እስኪጀምሩ ድረስ አላምንበትም። እኔ ማለት ነው። ምክንያቱም ያው ምክንያቱም ጥቅሙ ከጉዳት ከጉዳቱ ሊበልጥ ይችላል። በዛው ልክ ደግሞ ጉዳቱ ደግሞ ከጥቅሙ የከፋ ሊሆን ስለሚችል ያንን መጀመሪያ አስቀድሜ መለየት ወይ ደግሞ ማወቅ እፈልጋለሁ መጠቀም ከመጀመሬ በፊት ማለት ነው። ስለዚህ በአጠቃላይ ያለኝ ሀሳብ ወይ ደግሞ እዚህ ዙሪያ ላይ እንግዲህ ያለኝ ሀሳብ ይሄንን ይመስላል። ሁሌም እንግዲህ የሆነ ነገር ስናደርግ ማሰብ ያለብን ነገር ያው በደንብ መረጃ መሰብሰብ አለብኝ መጀመሪያ ላይ የሰበሰብነው መረጃ የተረጋገጠ መሆን አለበት። ከዛ በኋላ ያው ልናምንበት እንችላለን ነው። ስለዚህ በአጠቃላይ በድን ቋንቋ ታምናለህ? ወይ የለምል ጥያቄ እኔ በድን ቋንቋ አላምንም። ወይ ደግሞ ያ ነገር አስፈላጊ መሆኑን አላምንበትም እላለሁ አመሰግናለሁ።

እሺ አሁን ደግሞ ቡና መፍጨት ታውቃለህ የሚል ጥያቄ መጥቷል። እንግዲህ ይሄም ጥያቄ በጣም ደስ የሚልና ያው ብዙ ልናወራበት ወይ ደግሞ ብዙ ልንል የሚችል ነው። ስለዚህ ጥያቄ ማለነው ስለዚህ። እኔ ያው ቡና መፍጨት በጣም አውቃለሁ። ያው አሁን አሁን ቡና ሚፈጨው በሁለት መንገድ ነው። አንደኛው የሚወቀጥበት መንገድ አለ እንደዚህ መውቀጫ አለ እዛ ውስጥ ከተንም እየወቀጥን እንፈጨዋለን። ሌላው ደግሞ እንግዲህ በኤሌክትሪክ የሚሰራ ቡናን የሚፈጭ ማሽን መጥቷል። በሱም መፍጨት እንችላለን እኔ እንግዲህ ሁለቱንም እችልበታለሁ። ያው ድሮ ገጠር ያው ስላደኩት እናቴን አግዛት ስለነበረ አሁን አሁን ያው በቀላሉ መስራት እችላለሁ ማለት ነው። ያንን ነገር በጄም መፍጨት እችላለሁ። እንደዛም ደግሞ ያው በማሽን መፍጨት እችላለሁ ማለት ነው። ስለዚህ ቡና መፍጨት ያው ያን ያክል የሚከብድ ነገር አይደለም። ምክንያቱም አንደኛ በብዛት አይደለም የምንፈጨው ቢበዛ ሁለት ኪሎ ነው። ከዛ ሁለት ኪሎ ሁለት ሁለት ኪሎ እያደረግን ነው ስለምንፈጭ ያን ያክል አያስቸግረንም ማለት ነው። ሌላው ደግሞ እንግዲህ ይሄ የሚወቀጥ ከሆነ ደግሞ ትንሽ ያንሳል እሱ ምክንያቱም መውቀጫም ያው ይሄ የሚወቀጥበትም ትንሽ ስለሆነ እሱ የሚይዘውን ወይ ደግሞ ሊይዝ የሚችለውን መጠን ብቻ ጨምረንበት ከዛ እዛ ውስጥ እንፈጨዋለን ማለት ነው። ስለዚህ ቡና መፍጫ ያው መፍጨት በጣም ቀላል ነገር ነው ብዬ አስባለሁ። እንግዲህ ቡናን መፍጨት ያን ያክል የሚያስቸግር ወይ ደግሞ ያን ያክል ያን የሚከብድም ነገር አይደለም ለማለት ነው። ስለዚህ ቡና ለመፍጨት ማድረግ ያለብን ነገር ምንድነው? ማለት ነው። የመጀመሪያው ያው በደንብ መቆላት አለበት ቡናው ይሄ ሳይቃጠልም በደንብ ግን በደንብ መብሰል አለበት። ምክንያቱም ስንጠጣም እንዳይመር ወይ ደግሞ የተቃጠለ ሆኖ ደግሞ ጣዕሙ እንዳይጠፋ በደንብ የተቆላ አይነት መሆን አለበት። ከዛ በኋላ ከተቆላ በኋላ እናቀዘቅዘዋለን። ካቀዘቀዝን በኋላ ትንሽ ያው በተለይ ማሽን ማሽን ስንጠቀም ማለት ነው። ለመፍጨት መቀዝቀዝ አለበት። ማለት እንደተቆላ መጥቶ የምንጨምርበት ከሆነ እዛ እሳት ሊፈጥር ስለሚችል ጥሩ አይደለም ወይ ደግሞ ማሽናችንን ሊያበላሽብን ስለሚችል ማለት ነው። ስለዚህ እንደ ቆላነው ቀጥታ ወደ ማሽን መክተት የለብንም ብዬ ነው የማስበው። ወይ ደግሞ ሁሉም ሰው የማደርገው እንደዛ ይመስለኛል። እኔ እንግዲህ ሁሌ ቡና ስቆላ ያንን ስለማደርግ ማለት ነው። ከዛ በኋላ ምንድነው የማደርገው? ያው ከዛ በኋላ ቡናውን ወደ ካቀዘቀዝኩኝ በኋላ ወደ ማሽኑ እጨምረዋለሁ። ከዛ ማሽን ውስጥ እንግዲህ አንድ ወይ ሁለት ዙር ለሁለት ደቂቃ የሚያክል በደንብ ያዝ አረግና ከዛ እፈጨዋለው ማለት ነው። ስለዚህ ሲፈጭ እንግዲህ እሱን በጣም ደቀቅ የሚል መሆን የለበትም። ያው እንደዛ ከሆነ ያው ውሃ ትንሽ ቡናውን ለመጠጣት አይመችም። ስለዚህ በመካከለኛው ደረጃ ያው ቡናው ሙሉ በሙሉ ተፈጭቶ እንዳይጠፋ ወይ ደግሞ ዱቄት እንዳይሆን ማድረግ አለብኝ ብዬ የማስበው እንዴት ነው? መካከለኛ ላይ ወይ ደግሞ መካከለኛ የሆነ በመጠኑ ማድረግ አለብን ብዬ አምናለሁ ማለት ነው። ስለዚህ እሱን እናደርግና ከዛ በኋላ እናወጣዋለን ማለት ነው። ስለዚህ ቡና መፍጨት ያን ያክል ቀላል ነገር ነው። ወይ ደግሞ የሚያስቸግር ነገር አይደለም ለማለት ነው። ያው ቡና ለመፍጨት እንግዲህ ምንም አይነት እውቀት አያስፈልግም ወይ ደግሞ ምንም አይነት እንደዚህ ምንድነው የሚባለው ይሄ ልምድ አያስፈልግም። በቀላሉ ማድረግ ወይም ደግሞ በቀላሉ መስራት የምንችለው ነገር ስለሆነ እንደዛ አስብንበት ብንፈጽመው ደግሞ እንደዚህ አስበንበት ብንሰራ አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ሁሉም እንግዲህ ቡናን ሲፈጭ ወይ ደግሞ ቡናን ሲሰራ ወይ ደግሞ ስፈጭ እንግዲህ ማድረግ ያለበት ይሄንን ነው ማለት ነው። ጥንቃቄዎችን ያው ማስቀደም ነው በራሳችንም ለምሳሌ ያው ማብራት ስንጠቀም እንግዲህ አደጋ እንዳይደርስብን ያው ጥንቃቄ ማድረግ ያስፈልጋል። ሁሉም ሰው እንግዲህ ጥንቃቄ በተሞላበት መንገድ ያንን ነገር ያው ቢያደርግ አሪፍ ነው ብዬ ነው ማስበው። ምክንያቱም እንግዲህ አንዳንዴ ጉዳት እንዳይረስብን ወይ ደግሞ ሌላ ችግር እንዳያመጣብን ያው በጥንቃቄ ወይ ደግሞ ጥንቃቄ በተሞላበት መልክ እንግዲህ ሁሉም ሰው ማድረግ አለበት ማለት ነው። ያንን ነገር ማድረግ አለበት ወይ ደግሞ መፍጨት ያለበትን ቡና መፍጨት ግድ ይለዋል ወይ ደግሞ ያስፈልጋል ማለት ነው። ስለዚህ እኔ እንደ አጋጣሚ ሆኖ ከድሮ ጀምሬ እንግዲህ የማደርገው ነገር ቢኖር ያው ይሄ ቡናን ለመውቀጥ እንግዲህ ጉልበት እንጠቀም ነበር ግን ጉልበት ሳይሆን ስልት ነው የሚያስፈልገው። ያው ስልትን መጠቀም ነው። እንደዚህ በእጃችን የምንወቅጥ ከሆነ ግን በማሽን ሲሆን ደግሞ ያው እውቀትም ያስፈልጋል። እና ደግሞ በደንብ የማሽኑን አሰራሩን ማወቅ አለብን እንደዛ ደግሞ የማሽኑን አጠቃቀም መቻል አለብን ማለት ነው። ስለዚህ ቡና መፍጨት ታውቃለህ ለምለው አዎ አውቃለው እላለሁ። አመሰግናለሁ።

እሺ አሁን ደግሞ ማታ ምን አይነት ድምጽ ትሰማለህ የሚል ጥያቄ መጥቷል? እንግዲህ ማታ ላይ ስንተኛ ብዙ አይነት ድምጾች ይሰማሉ የመጀመሪያው የመኪና ድምጽ ይሰማል። ሌላው ደግሞ ውሾች ሲጮሁ የውሻ ድምጽ ይሰማል እንደዚሁም ደግሞ ያው ከተማ ስለምንኖር የዘፈን ድምጽ የሙዚቃ ድምጽ ያው ከመጠጥ ቤቶች ከምግብ ቤቶች እንደዛም ደግሞ ከተለያዩ አይነት ቦታዎች ያው ይሰማል። ሌላው ያው ቅዳሴ ምናምን ሲቀደስ ያው እኛ ቤታችን ለቤተክርስቲያን ቅርብ ስለሆነ እንደዚህ የቅዳሴ ድምጽ እንሰማለን። ሌላው ደግሞ አንዳንዴ እንግዲህ የጅብ ድምጽ ይሰማል ያው ይሄ የታወቀ ነው ሁሌም የማይቀር አይነት ነገር ስለሆነ ማለት ነው። ስለዚህ እነኚህ ድምጾች በተደጋጋሚ የምንሰማቸው ማታ ላይ እንግዲህ ያው እንደየአካባቢያችን የምንሰማቸው ድምጾች የተለያዩ ሊሆኑ ይችላሉ። የብራበሩን ድምጹን ቀን የሚሰማ ሰው አለ የማይሰማም ደግሞ ሰው አለ። የአይጥን ድምጽ ልንሰማ እንችላለን የወፎችን ድምጽ ልንሰማ እንችላለን። እንደዛም ደግሞ የሰዎችንም ድምጽ የምንሰማበት አጋጣሚም ሊኖር ይችላል። ለምሳሌ ሰዎች ሲጓዙ እያወሩ እንደሆነ ወይ ደግሞ ሰዎች ስልክ ሲያወሩ ማታ ላይ ልንሰማ እንችላለን። እንደዛም ደግሞ የተለያዩ አይነት ያው ማስታወቂያዎች ማታ ሊነገሩ ይችላሉ እሱን ልንሰማ እንችላለን። እንደዛም ደግሞ እንደዚህ የተለያዩ የአላርም ወይ ደግሞ የማንቂያ ድምጽ ልንሰማ አንችላለን። የማንቂያ ለምሳሌ ከቤተክርስቲያን ሲደውል እንደዛም ደግሞ ሰው ስልኩ ላይ ሞልቶ የማንቂያን ድምጽ ስልኩ ሲጮሁ ልንሰማ እንችላለን። ስለዚህ ማታ ላይ ብዙ አይነት ነገር ይሰማል። ያው አንደኛ እንግዲህ በጣም የሚወስነው ነገር ምንድነው የምንኖርበት ቦታ ነው። በብዛት ለምሳሌ ገጠር የሚኖርና ከተማ የሚኖር ሰው ተመሳሳይ ነገር አይሰማም ወይ ደግሞ ተመሳሳይ ድምጽ አይሰማም። ገጠር የሚኖረው ሰው ያው የአውሬን ድምጽ ሊሰማ ይችላል የጅብም ድምጽ እንደዚህ የተለያዩ አይነት ነገሮችን የላም የፍየሎችን የበጎችን ድምጽ ሊሰማ ይችላል። እነሱ ሲጮህ እና የውሻን ድምጽ ሊሰማ እችላለሁ ይህ የታወቀ ነው። ከተማም ገጠርም እንግዲህ ውሻ ስላለ ውሻ የውሻ ድምጽ የትኛውም ቦታ አይጠፋም እሱን ነገር እንሰማለን። ግን ደግሞ ወደ ከተማ ስንመለስ ስንል ያው የተለያዩ አይነት የመሳሪያ ድምጽ እንደዚህ የሙዚቃ የዘፈን እንደዚህ የመሳሰሉ ነገሮችን የምንሰማበት አጋጣሚ ይበዛል። እንደዛም ደግሞ የመኪና ድምጽ እንደዚህ መኪና ክላክ ሲያደርግ እንደዚህ ሲሄድ የሞተር ድምጽ ምናምን እንሰማለን። የተለያየ አይነት መኪና አሁን ለምሳሌ ከባድ ብዙ ጊዜ አሁን ማታ ላይ የሚጓዘው ያው የጭነት መኪና ነው ወይ ደግሞ ከባድ ተሽከርካሪ የሚባሉ ናቸው እና ስለዚህ የነሱን ደምጽ በጣም እንሰማለን። እኔ አሁን ለምሳሌ ይሄ የሲኖትራክ እንደዚህ አሸዋን የሚያመላልስ የሲኖትራክ ድምጽ በተደጋጋሚ እሰማለሁ። ማታ ላይ ምክንያቱም ይሄ እንግዲህ እኛ መስመር ላይ ያው ብዙ እንደዚህ ግንባታዎች ስለሚሰሩ መንገድም ስለሚሰራ እሱ መኪና በጣም ይበዛል። ስለዚህ ማታ ላይ በጣም እስከ ሌሊት ዘጠኝ ሰዓት አስር ሰዓት ይጓዛል። ክላክ ሲያደረግ እንደዛም ሲሄድ መንገድ ላይ ይሰማል። እና ደግሞ እንግዲህ እንደዚህ ህዝብ ለማመላለስ ደግሞ የሚጠቅመው የባጃጅ የሞተር ሳይክል እንደዛም ደግሞ የታክሲዎችም ድምጽ ይሰማል ማለት ነው። በአጠቃላይ ያው ይሄንን ይመስላል ያው የምንሰማው ደምጽ እንግዲህ እንዳልኩት ያው የምንኖርበት ቦታ ይወስነዋል። ይሄ ከተማም ሁነን ያው መሃል ከተማ የሚኖር ሰው እና ያው እንደዚህ ትንሽ ጠረፍ ላይ የሚኖር ሰው ተመሳሳይ ድምጽ አይሰማም። እኔ ሌላ የምሰማው ድምጽ ደግሞ የሄሊኮፕተር ድምጽ እሰማለሁ ብዙ ጊዜ ያው እዚህ የአየር ሀይልም ካምፕ እኛው ቅርብ ቦታ ስለሆነ ለእኛ ቅርብ ቦታ ስለሆነ። የሄሎኮፕተር ድምጽ ማታ ማታ ላይ አንዳንዴ ይሰማል የጄት ድምጽ ይሰማል እንደዛም ደግሞ የአውሮፕላን ድምጽ በብዛት ይሰማል። እንደውም በጣም እንቅልፍ ከሚያሳጣን ነገር አንዱ እሱ ነው። በጣም ይጨዋል እዚህ ያው አየር ማረፊያው ቅርብ ስለሆነ እዚህ ጋር ስነሳም ከዛ ሊወርድ ስልም ወይ ደግሞ ሊያርፍ ስልም ዝቅ ብሎ ስለሚመጣ በጣም ድምፁ ይሰማል ማለት ነው። ስለዚህ የአውሮፕላንም ድምጽ በጣም እንሰማለን። እንግዲህ ኑሮ እዛ ገጠሩ ላይ ነው እንግዲህ የምንኖረው ገጠር ላይ ምን አለ ማለት ነው። አውሮፕላን ያልፋል ግን ድምጽ ቢሰማም ያን ያክል የሚረብሽ አይነት ድምጽ አልነበረም። ወይ ደግሞ ትንሽ ወደ መሬት ቀረብ ብሎ ስለማይሄድ ያው ትንሽ ትንሽ ይሰማል። እዚህ ጋር ግን እንደዛ ሳይሆን በጣም ጆሮውን እስከሚያደነቁር ድረስ ነው በጣም ጮህ ተብሎ የሚሰማው ማለት ነው። ስለዚህ በጣም ያ ያ ነገር አለ ማለት ነው። ስለዚህ በአጠቃላይ ከምንሰማቸው ድምጾች ያው ሁሌ ማለት ከማይቀሩ ነገሮች የውሻ ድምጽ አይጠፋም። እንደዛ የዘፈን ወይ ደግሞ የሙዚቃ ድምጽ አይጠፋም። እንደዛ ደግሞ የአውሮፕላን ድምጽም ሁሌ አለ የመኪናም ድምጽ ሁሌ አለ እሰማለሁ። እንደዛም ደግሞ ያው ሰዎች ሲያወሩ እነዚህ ደግሞ ይሄ የማንቂያ ደውሎች ሲደወሉ የመኪና ድምጽ እንዳልኩ አይጠፋም። ሰዎች ስልክ ሲያወሩ ሊሆን ይችላል እየተነጋገሩ መንገድ ላይ ስሄዱም ያው ድምፃችውን እንሰማለን። ሌላው ደግሞ እንግዲህ እንዳልኩት አንዳንዴ ያው የጩሀት ድምጽ አለ አንዳንድ ሰዎች ሲጣሉ ሲጮሁ ይሰማል። ይሄን ነገር ያው ያለ ነገር ነው የወፎችም ድምጽ የምንሰማበት አጋጣሚ አለ። በተለይ ደግሞ እኔ የምሰማው የእርግብን ድምጽ ነው በብዛት እርግብ ያው እኛ ሰፈር ላይ በብዛት ስላለች ማለት ነው ይሄን ይመስላል። አመሰግናለሁ

እሺ አሁን ደግሞ በዶቄ መፍጨት ታውቃለህ የምል ጥያቄ መጧል። በዶቄ ያው እኔ ፈንጀት አላቅም። ግን በዶቄ እንዴት እንደሚፈጭና ምን እንደሚፈጭ አውቃለሁ። ያው ይሄ በጣም ዶቄ የሚባለውን ነገር ሰዎችን የሚጠቀሙት ገጠር ላይ ነው። ገጠራማ አካባቢ ላይ ያው በድሮ ጊዜ በተለይ ይሄ ወፍጮ የሚባል ነገር። ከመምጣቱ በፊት ሰዎች ምግባቸውን ወይ ደግሞ የተለያዩ ነገሮችን የሚፈጩት እንግዲህ በ ምንድን ነበር ማለት ነው? በዚህ በዶቄ ነበር ማለት ነው። ስለዚህ በዶቄ መፍጨትን ስርአቱን አሰራሩን እያንዳንዱን ነገር ብዙ መረጃ አለኝ ወይ ደግሞ በደንብ አውቃለሁ ማለት ነው። ስለዚህ በዶቄ እንዴት እንደምፈጭና ምን እንደምፈች ያን ያን ያክል በደንብ አውቃለሁ። ስለዚህ ያው ዶቄ እንግዲህ ብዙ ጊዜ ሰዎች የምጠቀሙበት ያው ይህንን ለመፍጨት እንደዚህ ቅመማቅሞችን ለመፍጨት የተለያዩ ለምሳሌ ሽሮ ብዙ ጊዜ አሁን ለምሳሌ ብዛት የሌለውን ነገር ለመፍጨት ይጠቀሙበታል። ግን ከዛ በፊት አሁን ለምሳሌ ስኖር እንደዚህ የተለያዩ አይነት ዝግጅቶች ስኖሩ ያው በዱቄ ሰዎች ገና ሶስት ወር አራት ወር እያሉ እንግዲህ የተጋገዙ ብዙ ሰው ሆኖ ያንን ነገር የሚያዘጋጁበት አጋጣሚ ነበረ። እንግዲህ ዶቄ ያው በብዛት ሰዎች የሚጠቀሙበት ምንድነው ማለት ነው። ያው ዶቄ ሲባል ያው ይሄ ድንጋይ በድንጋይ ነው። ብዙ ጊዜ እና ሰዎች ያው ያንን ድንጋይ ከወንዝ አውጥቶ ወይ ደግሞ ቦታ አለው ሁሉም ቦታ አይገኝም። እንደዚህ አይነት ድንጋይ ሁሉም ቦታ አይገኝም በጣም ለየት ያለ ድንጋይ ስለሆነ ያው ያንን ተሸክሞ እያመጡ የምሸጡበት አጋጣሚ አለ ማለት ነው። ስለዚህ ዶቄ እንግዲህ በጣም ያው ድሮ ዘመን ላይ ሰዎች ሲጠቀሙበት የነበሩ እና በጣም ሂልን በብዛት ያው በጣም የሚፈጩበት አግኝተን ነገር ነበር ማለት ነው። አሁን አሁን ላይ ያው ያን ያክል ለሰዎች ሲጠቀሙ አላይም። ምክንያቱም አሁን ለምሳሌ ቅመሙን ካለ መፍጨት ያው ወፍጮ አለ ለብቻ ለብቻ ሁሉንም ቅመማ ቅመሞችን የሚፈጩበት እና ከዛ ሌላ ይሄ ለሚፈጭበትም ቦታ ለብቻ አድርጎ ያው ያንን ነገር የሚሰሩበት አጋጣሚ ወይ ደግሞ የሚሰሩበት ነገር አለ። እና ስለዚህ በአጠቃላይ እንግዲህ ምንድነው ዶቄ የምባለው ነገር በብዛት ሰው ድሮ ጊዜ ላይ ሲጠቀው የነበረው እና አሁን ላይ ደግሞ ያው በወፍጮ የተተካ ነገር ስለሆነ ያን ያክል ሰው ሲጠቀም አላየውም ገጠርም ላይም እንደዚህ በጣም አላይም በጭራሽ ደግሞ ከተማ ምንም የለም ስለዚህ ሰዎች ሲጠቀሙ እያየሁ አይደለም ማለት ነው። ከተማ ላይ ግን ያው ገጠር ላይ ድሮ ጊዜ ሲጠቀሙ ነበር። አሁን አሁን ላይ ራሱ ያው ብዙ ጊዜ ባይጠቀሙም ቤት ውስጥ ይኖራል ማንም ሰው በቤቱ ውስጥ አለው ማለት ነው። ስለዚህ እንግዲህ ዶቄ በጣም ስፔሻል እንደዚህ ሼት ምናምን ለንቅጦ ያንን እንደዚህ ቂጣ ለመጋገር ምናምን ብዙ ጊዜ ሰዎችን የምጠቀሙበት ቢኖር ይሄኛው ነው በጣም እሱን ይሄኛውን ይገለገሉበታል ማለት ነው። በብዛት ስለዚህ ዶቄ እንግዲህ በጣም ደስ የምልና በጣም በጣም አሪፍ ነገር እንደሆነ ወይ ደግሞ በቀላሉ ያው ወጪ ሳናወጣ ኤላችን ወይ ደግሞ ቀለብ ቤት ውስጥ ያው ፈጭተን የምንሰራበት ነገር ስለሆነ በጣም አሪፍ እና በጣም ደስ የምል ነገር ነው ማለት ነው። ግን አሁን አሁን ያው ያ ነገር እየቀረ መጥቷል ምክንያቱም እንደኛ ያው ትንሽ ድፍረትም ይጠይቃል ድፍረት ስል ይሄ ጉልበት የሚጠይቅ አይነት ነገር ስለሆነ በቀላሉ መጠቀም የምንችለው ነገር አይደለም። ለዚህ ለዚህ ያው በብዛት ያንን ነገር ሰው መጠቀም ትቷል ማለት ነው። ምክንያቱም ኦብጮን ሄዴን ኦብጮ መፍጨት የምንችል ከሆነ ለምንድነው ታዳዛ የምንደፋ የምል አይነት ያ ነገር አለ። ስለዚህ ሰዎች ለዛ ምክንያት ብዙም አይጠቀሙም አይነት ብዛት አሁን ላይ የምንጠቀሙት ወጪው ነው። እንጂ በዶቄ መፈጨትን መፍጨትን አይደለም። እኔ ግን በአጠቃላይ ያው እያየሁት ስላደኩት ያንን ነገር አውቃለሁ በደንብ ያው ዶቄ ምን እንደሆነ ከዛ እንዴት እንደሚፈጭ ምናምን ያንን ነገር አያለሁ ማለት ነው። ስለዚህ በአጠቃላይ እንግዲህ ዶቄ በጣም እንግዲህ ደስ የሚልና በጣም ያው ሰዎች የሚገለግሉበት ነገር እንደሆነ ይታወቃል። ስለዚህ በአጠቃላይ እኔ ከድሮ ጀምሬ ስትጠቀምበት ሰዎች ስጠቀሙበት ቤተሰቦቹም ስጠቀሙበት እያየሁ ስላደኩት በደንብ መረጃው አለኝ ወይ ደግሞ ምን እንደሆነ ወይ ደግሞ ምን እንደሆነ በደንብ አቀዋለሁ ማለት ነው። ስለዚህ እንግዲህ ያለኝ መረጃ ይሄን ይመስላል እኔም በአጠቃላይ በዶቄ መፍጨቴን አውቀዋለሁ ማለት ነው። ያው ግን ፈጭቼበት አላውቅም። ምክንያቱም ትንሽ ያው ስልቴን ይጠይቃል እንደዛም ደግሞ አፈጫጨቱን ያው ማወቅን አለብን ይህ ዝም ብሎ ማንም ሰው ከመሬት ተነስቶ ያንን ነገር ማድረግ ስለማይችል ማለት ነው። ስለዚህ በአጠቃላይ በዶቄ መፍጨትን ታውቃለህ ወይ ለሚለው ጥያቄ? አዎ አውቃለሁ እላለሁ አመሰግናለሁ።

አሁን ደግሞ ፎቶ ማንሳት ትወዳለህ የምል ጥያቄ መጥቷል። እንግዲህ ፎቶ ማንሳት አዎ በጣም እወዳለሁ። እንደውም ሁሉም ሁሌም አዲስ ቦታ ወይ ደግሞ የሆነ ባገኘሁት አጋጣሚ ያው ፎቶ በማንሳት በ እታወቃለው ማለት ነው። ምክንያቱም ያው አንድን ነገር በደንብ የምናስታውሰው ወይ ደግሞ ልናስታውስ የምንችለው በፎቶ ስለሆነ ባገኘነው አጋጣሚ ፎቶ ማንሳት ወይ ደግሞ ፎቶ መውሰድ መቻላችን ወሳኝ እና በጣም ጠቃሚ ነገር ነው ማለት ነው። ስለዚህ በአጠቃላይ እንግዲህ እኔ ፎቶ ማንሳቴን በጣም እወዳለሁ። ያሳለፍነውን ጊዜ የጥሩ አሁን ጥሩ ጥሩ አጋጣሚዎች ሊኖሩ ይችላሉ ባገኘነው አጋጣሚ እንግዲህ ፎቶ ማንሳት አሪፍ ነገር ነው። ምክንያቱም ምንድነው ማለት ነው ይሄ ያንን ጊዜ የምናስታውሰው ወይ ደግሞ ጊዜውን እና ሰአቱን የምናስታውሰው በምንድነው ማለት ነው በፎቶ ስለሆነ ሁሌም ፎቶ መውሰድ ግዴታ ነው ማለት ነው። ምክንያቱም የበላነው ምግብ እንደዛ ያሳለፍነውን ጊዜ ልንረሳው እንችላለን ከረጅም ጊዜ በኋላ ግን ፎቶ ሁሌ የሚቀመጥ ነገር ስለሆነ ያው አይረሳም ማለት ነውው ስለዚህ ሁሉም ሰው ፎቶን አንስቶ ማስቀመጥ መቻል አለበት ብዬ አምናለሁ። እንግዲህ ሁሉም ሰው ያንን ቢያደርግ አሪፍ ነው። ምክንያቱም ፎቶን ማና ያነሳው ደግሞ ፎቶም እማናስቀምጥ ከሆነ እንግዲህ ያንን ጊዜ ተመልሰን የማስታወስ ደግሞ ወይ ደግሞ ያንን ጊዜ ሁሌ የማስታወስ ነገር አይኖርም ማለት ነው ስለዚህ በአጠቃላይ ፎቶ ማንሳት ጥቅሙ ጥሩ ትውስታ እንዲኖረን እንደዛውም ደግሞ ያሳለፍነውን ጊዜ ያው በዋላ ላይ መለሰ ብለን እንድነ እንድናይና እንድናስተ እንድናስታውስ የሚያደርግ ነገር ስለሆነ ያው ሁላችንም ፎቶ ማንሳት ያው የሚጠቅም እና በጣም አስፈላጊ ነገር ነው ብዬ አምናለሁ። ስለዚህ ሁሉም ሰው ፎቶ ቢያነሳና ፎቶ ማንሳትንን ቢለማመድ አሪፍ ነገር ነው ብዬ አስባለሁ ማለት ነው። ስለዚህ እኔ ገና ስልክ ከመይ መያዝ ከጀመርኩኝ ጊዜ ጀምሮ እንግዲህ እንደዚህ ጉብኝቶች ስሄድ እንደዛም ደግሞ አንዳንድ ቦታዎች ስገባ ያው ለመ ለትውስታ ወይ ደግሞ ለማስታወስ እንዲረዳኝ ምን አደርጋለሁ ማለት ነው፣ ፎቶን አነሳለሁ ማለት ነው። ፎቶን አንስቼ ያንን ነገር የማስቀምጥበት አይነት ነገር ወይ ደግሞ የማስቀምጥበት አጋጣሚ አለ ማለት ነው። ስለዚህ ይሄንን አደርጋለሁ ማለት ነው። በአጠቃላይ እንግዲህ ፎቶ ማንሳት ጥቅሙ ምንድነው አንደኛ ያንን ያሳለፍነውን ጊዜ እንዳንረሳ ነው ሁለተኛ ደግሞ እንግዲህ አንዳንዴ ለመረጃ ሊጠቅም ይችላል አንዳንዴ የምን የምናነሳቸው ፎቶዎች እንግዲህ ለመረጃም ሊጠቅሙ ስለሚችሉ ሁሌም ባገኘነው አጋጣሚ የምናደርገውን ነገር ሁሉ በፎቶ የተደገፈ መሆን አለበት ወይ ደግሞ እንደ መረጃም ልንጠቀም እንችላለን። ለምሳሌ አንዳንዴ ከጓደኞቻችን ጋር ሆነን ያው ፎቶ እንነሳለን። ከዛ እነሱ ከረጅም አመት በኋላ መጽሐፍ አሳትመው ሊሆን ይችላል ስለ ጉዟቸው ስለ የህይወታቸው ብዙ ነገር ሊያደርጉ ይችላሉ እና ስለዚህ እነሱ ያንን እንግዲህ ጊዜ ለምሳሌ የተነሱትን ፎቶ ሲፈልጉ እነሱ ጋራ ላይኖር ስለሚችር ያኔ በብር እንኳን ከእኛ ሊገዙ ስለሚችሉ በዛም አጋጣሚ ብርም እንኳን ልናገኝ እንችላለን ማለት ነው። እኔ አሁን ለምሳሌ እንደዛ ነው ብዙ ጊዜ ፎቶን በስነ ስርዓት በስክክል አስቀምጥና ከዛ በኋላ ልጆች ወይ ደግሞ ሰዎች የሆነ ጊዜ ላይ ያንን ፎቶ ሲፈልጉ እያስከፈልኳቸው እሰጣቸዋለሁ ማለት ነው። ምክንያቱም የትም ቦታ ተፈልጎ የማይገኝ ፎቶ እኛ ጋር ብቻ ካለ የግድ ያንን ነገር ያው ላይ በጣም ብዙ ይ ጨርታ እስከ እስከማውጣት ድረስ ልንሄድ እንችላለን ማለት ነው። ስለዚህ ያንን ነው እንግዲህ እኔ ሁሌም የምለው ወይ ደግሞ ሁሌም ያው ያንን ተረድቼ ወይ ደግሞ ያንን አውቄ ያንን በማሰብ ነው ብዙ ጊዜ እንግዲህ እኔ ፎቶ የማነሳው ማለት ነው ስለዚህ ፎቶ ማንሳት እንግዲህ ጥቅሙ ይሄን ያክል ነው ስለዚህ ማንም ሰው ይሄንን አውቆ ወይ ደግሞ ይሄንን ተረድቶ ፎቶ አንስቶ በፎቶ ነገሮችን አስድግፎ ማስቀመጥ ወይ ደግሞ መያዝ አለበት ብዬ አምናለሁ። እንደዚህ የምናደርግ ከሆነ እንግዲህ ሁሌም ተጠቃሚዎች ነን ወይ ደግሞ ሁሌም የምንጠቀምበት አጋጣሚ ነው የሚኖረው ስለዚህ ሁሌም ያው ፎቶ ማንሳት ፎቶ አንስተን ነገሮችን በፎቶ ደግፈን ማስቀመጥ መቻላችን ያው ጥቅም አለው። ስለዚህ ሁሌ እንደዚህ ብናደርግ አሪፍ ነው እላለሁ ስለዚህ እኔ ያው ሲሄድ እንደዚህ ሲቀመጥ አንዳንዴ ያው ፎቶዎችን በጣም ብዙ ጊዜ አነሳለሁ ያው ፎቶ ፎቶ ማንሳታችን እንግዲህ ጥቅሙ ለኛው ለራሳችን ስለሆነ ያው አሁን ደግሞ እንደ ድሮ አይደለም ድሮ ካሜራ ሳይኖር ሲቀር እንግዲህ ያለ ካሜራ ፎቶ ማሳየት አይቻልም። አሁን ግን በቀላሉ እጃችን ላይ ባለው ስልክ እንግዲህ በቀላል ነፎቶ መውሰድ ስለምንችል ስለዚህ ያንን ማድረግ ይቻላል ማለት ነው። ስለዚህ ሁሉም ሰው ፎቶን በዛ ልክ እንግዲህ ስልኩን ተጠቅሞ እንግዲህ ፎቶ ማንሳት ስለሚችል ነገሩ ይሄን ያክል ስለቀለለ ያው ይሄንን ማድረግ አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ፎቶ ማንሳት ትወዳለህ ወይ ለሚል ጥያቄ አዎ እኔ ፎቶ ማንሳት እወዳለሁ እላለሁኝ አመሰግ

እሺ አሁን ደግሞ የሙዚቃ መንሳሪያ መጫወት ትችላለህ የሚል ጥያቄ መጥቷል እንግዲህ። የሙዚቃ መሳሪያ ብዙ አይነት ነው ያለው። ለምሳሌ ከበሮም የሙዚቃ መሳሪያ ነው እንደዚህ ያለው ለምሳሌ መሰንቆ የሙዚቃ መሳሪያ ነው እንደዛ ደግሞ ክራር ጊታር እንደዛውም ደግሞ በገና ያው ይሄ ሁሉ የሙዚቃ መሳሪያ ናቸው። እነዛን ደግሞ ይሄ ኪውቦርድም ወይ ደግሞ ኪውቦርድ የሚባለውም ደግሞ የሙዚቃ መሳሪያ ነው ማለት ነው። ስለዚህ ከእነዚህ እኔ መጫወት የምችለው ከበሮ ነው። ስለዚህ እኔ ከበሮ በርግጥ ብዙ ሰው ይችላል ወይ ደግሞ ማንም ሰው መጫወት የምችለው አይነት የሙዚቃ መሳሪያ ነው ማለት ነው። በብዛት ስለዚህ እኔ ይሄኛው በብዛት የምጠቀምበት ወይ ደግሞ እምጫወተው አይነት ሙዚቃ መሳሪያ ነበር ምንድነው? አሁን ላይ አልጫወተውም ድሮ ህፃን ሆኜ ወይ ደግሞ ልጅ ሆኜ እንደዚህ ቤተክርስቲያን ሲሄድ እጫወት ነበር። አሁን ግን ያን ያክል እየተጫወትኩኝ አይደለም ማለት ነው ወይ ደግሞ ትቻለሁ ማለት ይቻላል። በአጠቃላይ ስንል ምክንያቱም ደግሞ ያው አሁን ሙሉ ሙሉ የሚባል ደረጃ ያው ትኩረት ያደረኩት ሌላ ነገር ላይ ወደ ሞስት ላይ ስለሆነ ያን ያክል የሚጫወተው አይደለም። አይደለም ስለዚህ እንዴ የሙዚቃ መሳሪያ ያው በጣም ደስ የሚልና በጣም ሰዎችን የሚያዝናና እንደዛ ደግሞ ለምሳሌ ከጭንቀት ከምን ከምን ከሁሉም ነገር ነፃ የምንሆንበት ያው የሙዚቃ መሳሪያን መጫወት ጥሩ ነገር ነው ብዬ አስባለሁ። እኔ እንደኔ እንደኔ ያው በብዛት ሙዚቃ መሳሪያም እሚጫወቱ ሰወች ስሰማ እነሱ ሁሌም ትኩረታቸው እዛ ላይ ስለሆነ ምንም ጭንቀት የለባቸውም ስለምንም አይነት ነገር ያው እሚአሳስባቸው ነገር የለም ማለት ነው። ምክንያቱም ጭንቀትን እምንረሳበት ራሳችንን የምናዝናናበት እንደዛውም ደግሞ በጣም ጥሩ እሚባለውን ጊዜ ለማሳለፍ እንግዲህ ከሚጠቅሙ ነገሮች መካከል አንደኛው የሙዚቃ መሳሪያ ነው ማለት ነው። ስለዚህ የሙዚቃ መሳሪያን የሚጫወት ሰው በብዛት እንዴት ነው? ያው ጭንቀት የለበትም ጭንቀት የለበትም ስል ጭንቀት ቢኖርበትም ያንን ጭንቀት ጭንቀትን የሚረሳው ወይ ደግሞ ቶሎ እንዲረሳ ከሚያደርጉት ነበሮች መካከል አንዱ የሙዚቃ መሳሪያ ስለሆነ ያው የሙዚቃ መሳሪያን መጠቀም መቻል ያው አሪፍ ነገር ነው። እና ያ ስለዚህ ሁሉም ሰው ያንን እንግዲህ አውቆ ያው በአጠቃላይ ራሱን ወደዛ ቢያስገባ አሪፍ ነገር ነው ብዬ አስባለሁኝ። ስለዚህ የሙዚቃ መሳሪያ እንግዲህ በጣም አሪፍ ነገር ነው ያው ራሳችንን የምናዝናናበት እንዳልኩት እንግዲህ በጣም ጥሩ የሚባል ነገር ነው። ስለዚህ ጭንቀትን ለመርሳት ወይ ደግሞ ከጭንቀት ራሳችንን ለመደበቅ ከፈለግን እነደዛው ደግሞ ስሜታችንን እንኳ አንዳንዴ ለመግለጽ ያው ብዙ ሙዚቃ መሳሪያዎች አሉ ስለዚህ የተለያዩ አይነት ከዚህ በፊት የሚታወቁ መዝሙሮች ሊሆኑ ይችላሉ ዘፈን ሊሆን ይችላል። እነሱን በሙዚቃ መሳሪያ ወይ ደግሞ ቅላጼያቸውን በሙዚቃ መሳሪያ በማሰማት እንግዲህ ለራሳችን ስሜታችንን የውስጣችን እሚሰማንን ነገር መግለጽ እንችላለን ማለት ነው። ለዛ ለዛም ያው ይጠቅማል ስለዚህ የሙዚቃ መሳሪያ እንግዲህ በጣም ያው ብዙ አይነት ጥቅሞች ነው ያሉት ስለዚህ አንዱ ይሄ ነው። ማነው ስለዚህ የውስጥ ስሜታችንን የሚሰማንን እንግዲህ ያው እንግዲህ ውስጣችን ያለውን ነገር ለመግለጽ ወይ ደግሞ ያለውን ነገር ለማስተላለፍ የሚጠቅሙን ነገሮች ቢኖሩ ያው አንዱ ይሄ ነው ማለት ነው። ስለዚህ በአጠቃላይ የሙዚቃ መሳሪያን እንግዲህ መጫወት መቻል ያው ያው ችሎታን ይጠይቃል። አንዳንድ ትምህርት እሚፈልጉ አሉ ለምሳሌ ጊታር እንዲሁ ሰው ማንም ሰው ተነስቶ መጫወት አይችልም ቫዩሊን ማንም ሰው እንደዚህ ተነስቶ መጫወት አይችልም። እንነዛን ደግሞ ኪቦርድንም ማንም ሰው እንደዚህ ከመሬት ተነስቶ መጫወት አይችልም ትንሽ መለማመድን እና ልምድን የምፈልጉ ከማፈልጉ ነገሮች መካከል እሚጠቀሱ ናቸው ማለት ነው። እነሱ ስለዚህ ማንም ሰው መጀመሪያ ይህንን ነገር መጫወት ከመጀመሩ በፊት መጀመሪያ ማወቅ አለበት ነገር ምንድን ነው ማለት ነው። ያው መማር አለበት መለማመድ አለበት ከዛ ከተለማመድክ በኋላ በቀላሉ ያንን ነገር መጫወት ስለምትችል ማለት ነው። ስለዚህ ልምድ ይጠይቃል መለማመድ ግድ ይላል መጀመሪያ ላይ እኔም ያንን አስቀድማለሁ ያው ለምሳሌ ፍላጎት ስላለኝ ወደፊት እማራለሁ ብዬ አስባለሁኝ። ብዙዎችን ያው በአጠቃላይ ግን ያው ዋና ዋና የሚባሉትን ሙዚቃ መሳሪያወችን መጫወት ስለማልችል ነክቻቸውም የማላውቃቸው ብዙ ናቸው። ስለዚህ ወደፊት ላይ ለመማር ሀሳብ አለኝ ማለት ነው። በአጠቃላይ ስለዚህ ወደፊት እንግዲህ እችላለሁ ብዬ አስባለሁ። አሁን አሁን ስለማልጫወት ብዙ ስለማልጫወት ወይ ደግሞ ያን አኩረትም ስለማልሰጠው እችላለሁ ብዬ ለመናገር ይከብደኛል ማለት ነው። በአጠቃላይ ስለዚህ የሙዚቃ መሳሪያን መጫወት ትችላለህ ወይ ለሚል ጥያቄ? እኔ ሙዚቃ መሳሪያን መጫወት አልችልም እላለሁኝ ምክንያቱም ደግሞ ያው ስላልተለማመድኩ እና ስላልተማርኩኝ ነው። አመሰግናለሁ

እሺ አሁን ደግሞ ብዙ ትንሽ ሳለህ ያው የሚል ጥያቄ መቷል እንግዲህ በአጋጣሚ ሆኖ። ይህንን ጥያቄ ከመመለሴ በፊት እንግዲህ ያው ትንሽ ያሉ ብዙ ያው እሞካክር ነበር እነዚህ የመሳል ነገሮችን በስዕል መልኩ የመግለጽ አይነት ነገሮችን እሞካክር ነበረ። አሁን አሁን ላይ ያንን ነገር እያደረኩ አይደለም። ምክንያቱም ደግሞ እንግዲህ መጀመሪያ ላይ ያው ሁሌም የኔ አስተሳሰብ እንዴት ነው? የሆነ ነገር ከመሞከር በፊት የማገኝበትን ጥቅም ወይ ደግሞ ጥቅሙን ስለማስቀድም። ያ ሰው እንዳሰብኩት ያው ገቢ ሊያስገኝልኝ ስላልቻለ ያ ነገር እንግዲህ ሙሉ በሙሉ በሚባል ደረጃ አሁን ትቻለሁ ማለት ነው። ብዙ ትንሽ ሻል ትንሽ ሳለ እያለሁ ያው የማደርገው ነገር። ያን ያክል አሁን አሁን ነገሮችን በጽሁፍ መልክ ደግሞ በፎርም የመግለጽ አይነት ስሜቱ ያን ያክል የለም። ስለዚህ እኔም በአጠቃላይ ያኔን የማድረግ ነገሬ ትንሽ ቀንሻለሁ ወይ ደግሞ አውጥቻለሁ ማየት ይቻላል። ምክንያቱም እንግዲህ ያው መጀመሪያ ያሰብኩት እንዴት ነው ገቢ አገኝበታለው ወይ ደግሞ ብዙ ብርን እንደዚህ እሰራበታለሁ ብዬ አስቤ ነበር ያንን ማድረግ አልቻልኩም። ወይ ደግሞ ያንን ስላላገኘውበት እንግዲህ ሙሉ በሙሉ የሚባል ደረጃ መተው ወይ ደግሞ ለመተው ሞክሬያለሁ ወይ ደግሞ ለመተው አስቤያለሁ ማለት ነው። ስለዚህ በአጠቃላይ እንግዲህ ይሄንን ያደረኩበት ዋናው ምክንያት እንግዲህ የመጀመሪያው አንደኛ ይሄ በጣም ጊዜ የምወስድ ነገር ነው ወይ ደግሞ በጣም ሰውን የሚያለፋ ነገር ሆኖ ግን ብዙም የማይከፍል ነገር ነው። እና ብዙ ጊዜን እዛ ላይ አሳልፌን ወይ ደግሞ ብዙ ሰአታችንን እዛ ላይ። አጥፍተነው ከዛ በኋላ እንግዲህ ተመልሰን ያን ነገር የማገኘት ወይ ደግሞ ያን ነገር የማድረግ ነገር ስናስብ ትንሽ ስለማይመች እንግዲህ ብዙ ጊዜ ይሄንን ከማድረግ ወደኋላ ብያለው ማለት ነው። በአጠቃላይ ስለዚህ ሁሉም ሰው እንግዲህ ይሄንን የራሱ የሆነውን ያው ብቃት ይኖረዋል ትዕግስት የሚጠይቅ አይነት ነገር ነው። ይሄ ደግሞ ስለዚህ በጣም ትዕግስተኛ ለሆኑ ሰዎች እና እንደዛም ደግሞ ፍላጎት ላላቸው ሰዎች የሚመከር ነው። ፍላጎት ከሌለ እና በጣም ትግስተኛ ካልሆንክ ደግሞ እንግዲህ ይሄንም የሚመከር ነገር አይደለም ማለት ነው። በአጠቃላይ ማንም ሰው ያንን እንግዲህ የማድረግ ፍላጎት ወይ ደግሞ አቂም ላይኖረው ይችላል። ማነው ስለዚህ እንደኔ እንደኔ እንግዲህ ይሄ ግዴታ የሚያስፈልግ ነገር ነው ብዬ አላስብም። ማነው በአጠቃላይ ምክንያቱም እንግዲህ እኔ ገና ለምሳሌ ህፃን እያለሁ ብዙ ጊዜ ሞካክር ነበር እንደዚህ ሀሳቦችን በውስጤ ያሉትን እንደዛ ደግሞ የሆነ ነገር ስረዳ ወይ ደግሞ የሆነ ነገር ስገባኝ ያንን ነገር በመሳል ወይ ደግሞ በሳሌ መልክ ላስቀምጥ እሞክር ነበር። ያ እንግዲህ ለጊዜው አሁን አሁን ያው ትቼዋለሁ ማለት ነው። ስለዚህ ይሄንን ለማድረግ እንግዲህ ብዙ ጊዜ ሞክሬያለሁ ብዙን ጊዜ የተሻለ እንዲሆን ደግሞ አሪፍ ነገር። ለመጠበቅ ያክል ያቀድኩትና ያደረኩት ብዙ ነገሮች ነበሩ ያ ደግሞ አሎነም ምክንያቱም ደግሞ እንግዲህ ይሄ አሁን የምናየውና ያደግንበት ወይ ደግሞ ያልንበት ሁኔታ ስለሚወስን ማለት ነው። በአጠቃላይ ስለዚህ እኔም ያንን በመገናዘብ እንግዲህ ማድረግ ስላልቻልኩኝ እና መቀጠል ስላልቻልኩኝ ሙሉ በሙሉ በሚባል ደረጃ አሁን ላይ ብዙ ስራ ሳይሆን በጭራሽ እንግዲህ ትቻለሁ ማለት ነው። ስለዚህ ይሄንን ማድረግ የወሰንኩበት ዋናው ምክንያት ደግሞ ነገሮቹ እኔ ባሰብኩት ልክ ስላልሄዱ ወይ ደግሞ እኔ ላደርገውና ላከናውነው ባሰብኩት ልክ ስላልሄዱ የግድ ማቋረጥ እንዳለብኝ ተሰማኝና ያንን ነገር ለማቋረጥ ተገድጃለሁ ማለት ነው። ያው እንግዲህ ሁሉም ሰው ይሄንን ያው ማድረግ የሚችሉ ሰዎች እንግዲህ ይሄ ትግስት የሚጠይቅ ስራ እንደሆነ እና እንደዛም ደግሞ ትግስትም አልፎ ደግሞ በጣም እንግዲህ ችሎታን ሚጠይቅ እና ቁጭ ብሎ ረጅም ሰዓት እንግዲህ ያንን ነገር አሰላስሎ አሰቦበት ማከናወን የሚችዱ ለሚችሉ ሰዎች ነው። የሚመቹ እንጂ ለእንደኔ አይነቱ ያው ብዙ ነገር ለሚሞካከር ሰው ጥሩ ነው ብዬ አላምንም። ወይ ደግሞ ጥሩ ነው ብዬ አላስብም። ማነው በአጠቃላይ እንግዲህ እስካሁን ያለው ወይ ደግሞ እስካሁን የነበረው ነገር ይሄ ነው። ለወደፊት እንግዲህ ያው እኔ እንደኔ እንደኔ ለወደፊት ያሉ ነገሮች እንግዲህ እየተሻሉ እንደሚሆኑና በጣም ጥሩ እንደሚሆኑ ተስፋ አደርጋለሁኝ። እና ደግሞ ሰዎች እንግዲህ ያኔን የሚያደርጉበት ዋናው ምክንያት የራሳቸው የሆነ ምልከታ ስላላቸው ወይ ደግሞ ራሳቸውን የሚያዩበትና የሚመላከቱበት መንገድ በሳይንስ ሆኖ ስለዚህ ብዙ ትንሽ ሳለ